እኔ እንደ ሰው የምወደው መጽሐፍ የለኝም። ማለቴ ግን ብዙ ሰዎች በጣም የሚወዱትና ትልቅ ትምህርት የሚሰጥ መጽሐፍ እንደሆነ አልኬሚስት የፓውሊ ኮሊኤል ኮሊዮ መጽሐፍ እወደዋለሁ። ይህ መጽሐፍ በቀላል ቋንቋ ቢጻፍም በጣም ጥልቅቅ ሀሳብ የያዘ ነው። ታሪኩ ሳንዲያጎ የተባለ ባለወጣት እረኛ ልጅ ስለሆነ ነው። እርሱም በህልሙ ያየውን ሀብት ለመፈለግ ከአገር ወጥቶ ረጅም ጉዞ ይጀምራል። በዚህ ጉዞ ውስጥ ብዙ ሰዎች ያገኛል ብዙ ፈተናዎች ይገናኝ ያገኘዋል ነገር ግን ሁሉም ነገር እሱ ስለራሱና እና ስለ ህይወቱ የሚመራመርበት መጽሐፍ ነው። የመጽሐፉ ዋና መልእክት የራስን ህልም ተከተል የሚለው ሰው ልቡ የሚፈልገውን ነገር ካወቀና በጽናት ከ ከ ከ ከ ከተከተለ አለሙን ብሎ እርሱ እንደሚረዳ እንደሚሰራው ይገልጻል። ይህ ሀሳብ ለወጣቶች ብቻ ሳይሆን ለማንኛውም ሰው ትልቁ ነገር ነው። በተጨማሪ መጽሐፉ ስለ ትዕግስት ስለ እምነት ስለ ፍቅር እና ስለ ራስ መተማመን መታመን ያስተምራል። ሰዎች ብዙ ጊዜ ፍርሃታቸውን ህልማቸውን እንዳይከተሉ እንደሚያደርጋቸው ያሳየናል ነገር ግን ፍርሃትን ካሸነፉ ትልቅ ደስታ እንደሚያገኙ ይገልጻል። በአጠቃላይ አልኬሚስቱ ሰውን የሚያበረታታ አስተሳሰቡን የሚያስፋፋ እና ህይወቱን በሌላ አይነት እንዲመለከት የሚያደርግ መጽሐፍ ነው። ለማንኛውም ሰው ቢሆን አንድ ጊዜ ማንበብ የሚገባው መጽሐፍ ነው። ብዬ አስባለሁ

እኔ እንኳን ብዙ ጊዜ መጽሐፍ የማንበብ ልምድ የለኝም ነገር ግን አንዳንድ ሰዎች በተለምዶ መጽሐፍ የሚያነቡ ሰዎችን አያለው። ብዙ ሰዎች መጽሐፍ ለማንበብ የሚያገኙት ጊዜ በእድሜያቸው በስራቸው በትምህርታቸው እና በእለታዊ ኑሯቸው ሁኔታ ይለያያል አንዳንድ ሰዎች በቀን የሠላሳ ደቂቃ ወይም አንድ ሰዓት መጽሐፍ ማንበብ ይችላሉ። ሌሎች ደግሞ በሳምንት ሁለት ወይም ሶስት ቀን ብቻ ሊያነቡ ይችላሉ ይሆ ሁሉ። በየሰው ፍላጎት እና በየጊዜ አስተዳደር ይወሰናል። አንድ ሰው መጽሐፍ ለማንበብ ጊዜ ቢመድብ ትንሽ ጊዜ እንኳን ብዙ ጥቅም ሊያገኝ ይችላል። ለምሳሌ በየቀኑ ሃያ ወይም ሰላሳ ደቂቃ መጽሐፍ ማንበብ በአንድ በወር አንድ ወይም ሁለት መጽሐፍ ለመጨረስ ይረዳል። ይህ ልምድ በየጊዜው የእውቀትን መጠንን ያሳድጋል የአስተሳሰብ ችሎታን ያበረታታል እንደዚሁም ቋንቋና ንባብ ክህሎቶችን ያሻሽላል። ብዙ ሰዎች መጽሐፍ ማንበብ ጊዜ የሚመርጡት ማታ ከመተኛት በፊት ወይም ጠዋት ቀድመዋ ቀድመው ቀደም ብለው ነው። በእነዚሁ ጊዜያት አእምሮ ዝም ያለ ስለሆነ ንባብ በተሻለ መንገድ መረዳት ይቻላል። አንዳንድ ሰዎች በመንገድ ላይ በመጓዝ ውስጥ ወይ በእረፍት ጊዜ መጽሐፍ ማንበብ ይመርጣሉ። በአጠቃላይ መጽሐፍ ማንበብ ረጅም ጊዜ እንዲፈልግ አይገደድም የሚያስፈልገው ትንሽ ጊዜ እና ቋሚ ልምድ ብቻ ነው። ሰው በቃ ጥቂት ደቂቃዎች ብቻ ቢያወጣ እንኳን በረጅም ጊዜ ታላቅ እውቀትና ብዙ ልምድ ሊያገኝ ይችላል። ስለዚህ እኔ ብዙ እንኳን የመጽሐፍ የማንበብ ልምድ የለኝም ማለት ነው። ማለት ሰው የሚያነበውን ሰዎች እንዴት እንደሚያነቡ ምን ያህል ጊዜ እንደሚያነቡ ብዙ ያየሁትና የተረዳሁት ነገር እንዳለ ነው የተገነዘብኩት ማለት ነው

አኔ እንደ ሰው እንኳን ለሾርባ ያን ያህል ፍቅር የለኝም ነገር ግን ሾርባን የሚጠቀሙ ሰዎች ብዙ ውጪ ሰው ስላሉ። እስቲ ከእነሱ የተረዳሁትን ነገር ለመግለጽ ሞክራለሁ ሾርባ በብዙ ባህሎች ውስጥ የተለመደ ምግብ ሲሆን በተለይም በኢትዮጵያ ቤተሰብ ውስጥ በጣም የሚፈለግ ነው በርግጥ ሾርባ ቀላል ምግብ ቢመስልም በውስጡ ብዙ ነገር ምግባዎችን ይይዛል ከአትክልት ከስጋ ከዶሮ ወይም ከአትክልት ብቻ ተዘጋጅቶ ሊቀርብ ይችላል ይህም ለሰውነት ጠቃሚ ያደርገዋል ብዬ አስባለሁ። ብዙ ሰዎች ሾርባ በተለይ ሲታመሙ ወይም ሲደክሙ ሲደክማቸው ይጠቀሙታል ምክንያቱም ሞቃት ሾርባ ሰውነትን ሰውነትን እንዲሞቅ ያደርጋል ጉሮሮን ያስታግሳልና ሀይልና በፍጥነት ይመልሳል። እና እንዲሁም ሾርባ ቀላል ቀላል ስለሆነ ለመፍጨት ቀላል አለው ይህም ለታመመ ሰው በጣም ተስማሚ ያደርገዋል። ሾርባ ከምግብ ብቻ በላይ የስሜት እሴት አለው ብዙ ሰዎች እናታቸውን ወይም የአባታቸው ሾርባ ቢያስቡ የቤት ሙቀት እና ፍቅር ያስታውስላቸዋል በቀዝቃዛ አየር ወይም በከባድ ቀን በኋላ አንድ ሳህን ሾርባ መጠጣት አእምሮን ያሳርፋል ልብንም ያስደስታል። በተጨማሪ ሾርባ በተለያየ መንገዶች ሊዘጋጅ ይችላል እያንዳንዱ ቤተሰብ የራሱ ልዩ ጣዕም እና ዘዴ አለው ይህ ሾርባ ከሌሎች ምግቦች የሚለይ ያደርገዋል በአጠቃላይ ሾርባ ቀላል ጤናማና ሰውን የሚያሳርፍ ምግብ ነው። ብዙ ሰዎች ለጣሙ ለጤናዊነቱና ለስሜታዊ ሴቶቹ ሾርባን ይወዳሉ እኔ ግን ብዙም ለሾርባ ፍቅር የለኝም አልወድም።

እሺ እኔ ያን ያህል እንደዚህ የምወደው ብዬ ቀለም እንኳን የለኝም ነገር ግን ብዙ ሰዎች በጣም የሚወዱትና ትልቅ ትርጉም ያለው ሰላም ሰማያዊ ቀለም ነው። ሰማያዊ ቀለም ብዙ ጊዜ ከሰማይና ከውቅያኖስ ጋር ይያያዛል ይህም ቀለም ሰው የሚያርፍየሚያ የሚያርፍ የአእምሮ ሰላም የሚሰጥና የልብ ጭንቀት ነው የሚቀንስ ነው። ብዙ ሰዎች ሰማያዊ ሲያዩ ዝም ያለ ስሜት እምነት እና መተማመን አይሰጠ ይሰማቸዋል ሰማያዊ ቀለም በትምህርት እና በስራ አካባቢ በጣም የሚመረጥ ነው። ምክንያቱም ትኩረት ያበረታታል አስተሳሰብን ያጸናል እና ውሳኔ መስጠትን ያቀላጥፋል። ስለዚህም ብዙ ድርጅቶች በምርታቸውና በምልክታቸው ላይ ሰማያዊ ቀለም ይጠቀማሉ ምክንያቱም መታመንና ታማኝነትን ስለሚገልጽላቸው ማለት ነው። በባህር በሃይማኖት ውስጥ ሰማያዊ ቀለም ልዩ ትርጉም አለው በአንዳንድ ባህሎች ሰማያዊ መንፈሳዊ ጥልቀትነት እና ንጽህናን ይወክላል እንደዚሁም ሰማያዊ ቀለም ታጋሽነት እና ትግስትን ያመለክታል። በፋሽን እና በዲዛይን አለም ውስጥ ሰማያዊ ቀለም ሁሉንም ሰው የሚመች ቀለም ነው በቀላሉ ከሌሎች ቀለሞች ጋር ይቀላቀላል የቀለምና የዘመናዊው መልክ ያቀርባል። ስለዚህ በልብስ በቤት ውስጥና እና በጥበብ ስራዎች ውስጥ ብዙ ጊዜ ይጠቀማሉ ማለት ነው። በአጠቃላይ ሰማያዊ ቀለም ሰላምን መተማመን እና ትልቅ አስተሳሰብን የሚወክል ቀለም ነው ስለዚህ ብዙ ሰዎች የሚያዩኝ እንደ ተወዳጅ ቀለቦች ይመርጡታል። እኔ ግን ያው ያን ያህል ብዙም ይሄን ያህል ብዬ የምመርጠው ቀለም የለም ማለት ነው።

ውሳኔ መስጠት የሰው ህይወት አንዱ አስፈላጊ ክፍል ነው ብዬ አስባለሁ። ሰው በየቀኑ ትናንሽና ትላልቅ ውሳኔዎችን ይወስናል። ከሚመገመው ወጉ ጀምሮ እስከ ህይወት አቅጣጫው ድረስ እነዚህ ውሳኔዎች ህይወታችንን በቀጥታ ይነካሉ። ስለዚህ በአእምሮና በጥንቃቄ መወሰን አስፈላጊ ነው። አንድ ሰው ውሳኔ ለመስጠት መጀመሪያ ችግሮችን በግልጽ መረዳት አለበት። ምን እየመረጠ ነው? ምን እየመረጠ እንደሆነ ካላወቀ ውሳኔው የተዛባ ሊሆን ይችላል። ከዚህ በኋላ ያለው አማራጮች ሁሉ መመርመር ያስፈልጋል። እያንዳንዱ አማራጭ ምን ጥቅም እና ምን ጉዳት እንዳለበት መመዘን በጣም ጠየቅ ጠቃሚ ነው። ብዬ አስባለሁ። ውሳኔ መስጠት ስሜት ብቻ ሳይሆን ስሜት ብቻ ላይ መመስረት የለበትም። አንዳንድ ጊዜ ስሜት ፈጣን ውሳኔ ያስወስዳል። ነገር ግን ውጤት ከባድ ሊሆን ይችላል። ስለዚህ ሰው ስሜቱን ከአእምሮ ጋር ማመጣጠን አለበት። ምክንያቱም ምክር ከሌሎች ሰዎች መቀበል ውሳኔ ያበረታታል። ምክንያቱም የሌላ ሰው እይታን ነገርን በተለይ ሊያሳይ ይችላል። በተጨማሪ ውሳኔ መስጠት ሀላፍነትን ይጠይቃል። ሰው የወሰነ ሁሉ የወሰነውን ውሳኔ ውጤት ለመቀበል ዝግጁ መሆን አለበት። አንዳንድ ጊዜ ውሳኔ የተሳካ ይሆናል አንዳንድ ጊዜ ግን ስህተት ሊኖር ይችላል። ከስህተት መማር ደግሞ የተሻለው ውሳኔ ለወደፊት መስጠት ይረዳል። በአጠቃላይ ውሳኔ መስጠት ቀላል አይደለም። ነገር ግን በልምድ በጥንቃቄና በራስ መተማመን የሚሸሽ የሚሻሽ ክህሎት ነው። ሰው ሰኔ መስጠት በጥሩ መንገድ ካወቀ በተሸለቀ አቅጠጫ መምራት ይችላል ማለት ነው። ስለዚህ እኔ ውሳኔ መስጠት እችላለሁ። ምክንያቱም እያንዳንዷ የህይወቴ አቅጣጫ በሙሉ የማደርጋት ቀን በቀን ይሁን የማከናውናቸው የማደርጋቸው ሁኔታዎች ሁሉ ወስኜ ማለት በቃ የሆነኛል። አደርገዋለሁ እችላለሁ ብዬ በትክክለኛ ውሳኔ ሰጥቼ የማደርጋቸው ነገሮች ስለሆኑ በደንብ አድርጌ ውሳኔ መስጠት እችላለሁ። ከራሴም አልፎ ለሌላ ሰው ማድረግ የምችለው በአቅሜ የምችለውን ነገር መወሰን የምችላቸውን ነገር ይሆናል። ብዬ አገናዝቤ በትክክለኛው መንገድ መወሰን እችላለሁ። አዎ እችላለሁ መወሰን

አዎ የስራ ጊዜ ገደብ አስተካክላለሁ። የስራ ጊዜ ገደብ ማለት መስተካከል ማለት አንድ ሰው ወይም ድርጅት ያለውን ጊዜ በትክክል በመከፋፈል ስራዎችን በተወሰነ ጊዜ ውስጥ ማጠናቀቅ ማለት ሲሆን ጊዜ የማይመለስ ሀብት ስለሆነ በመጠቀም ካልቻልን ብዙ እድሎችን እናጠፋለን ስለዚህ የሲራ ጊዜ ቀደም መቆጣጠር ለስኬት ቁልፍ ነው ብዬ አስባለሁ። በመጀመሪያ ስራዎችን በግልጽ መለየት ያስፈልጋል ምን ስራ እንደሚደረግ ምን ያህል ጊዜ እንደሚፈልግ መገምገም አስፈላጊ ነው። የተገቢ የጊዜ ገደብ ለመደበቅ ያግዘኛል። ሁለተኛ ስራዎችን በቅደም ተከተል አስቀምጣለሁ። አስቸኳይና አስቸኳይና አስፈላጊ ስራዎችን ቀድሜ ማከናወን አለብኝ የጊዜ መጥፋትን ይቀንስልኛል። እንደዚሁ ቀላል ስራዎችን ባር በአጭር ጊዜ መጨረስን መነሳሳትን ይጨምርልኛል። በተጨማሪ እውነተኛና ተመጣጣኝ የጊዜ ገደብ መመደብ አስፈላጊ ነው። ከአቅም በላይ ጊዜ መጫን ጭንቀት ያመጣል እና የስራ ጥራትን ይቀንሳል። ትንሽ ጊዜ ማስቀመጥ ለ ላልተጠበቁ ችግሮች መፍትሄ ይሆናልና መጨረሻ የስራ ጊዜ ገደብ ማስተቃቀል ሰውን ውጤታማና ተጠያቂ እና ታማኝ አድርጋለህ። ጊዜን በትክክል መጠቀም ስራ በጊዜ ይጠናቀቃል ጭንቀትን ይቀንሳል እና ሰው በራሱ ችሎታ ይተማመናል። ስለዚህ የስራ ጊዜ ገደብን አስተካክዬ ነው የምጠቀመው ማለት ነው

እኔ በዶቃ መፍጨት እንኳን አላውቅም ግን ነገር ግን ሲያደርጉና ሲሰሩ የማያቸው ሰዎች አሉ በዶቃ መፍጨት ባህላዊና በዘመናዊ ውስጥ አስፈለጊ የሆነ እጅ ስራ ክህሎት ነው። ዶቃ ትናንሽና ቀለማት ያላቸው ነገሮች ሲሆኑ በመፍጨታቸው የተለያዩ ጌጣጌጦች ልብስ ማሰዋብያዎችን እና የቤት ውበት እቃዎችን ሊሰሩባቸው ይችላል። ይሄ ክህለት ፈጠራን ያበታታ ያበረታታል እና ትግስትን የሚያስተምራል ማለት ነው። በዶቃ መፍጨት የሚያስፈልጉ መሳሪያዎች መዘጋጀት አስፈላጊ ነው። ዶቃ ገመድ ወይም ነሃስ ክር በመቁረጫና መለኪያ እንደ መሰረታዊ መሳሪያዎች ይጠቀማሉ ቀለማትን እና ቅርጾችን በጥንቃቄ መምረጥ የመጨረሻ ውጤትን ያማረ ያደርገዋል። የመፍጨት ሂደት ትኩረትና ትዕግስትን ይፈልጋል ደቂቃዎች በተወሰነ ቅዳም ተከተል በገመድ ላይ ማስገባትና ቁርቀት መጠበቅ አስፈላጊ ነው። ትንሽ ስህተት እንኳን የሰራ የስራውን ውበት ሊያበላሽ ይችላል። በተጨማሪው ዶቃ ፍጨት ባህላዊ ሴቶችን ይጠብቃል በኢትዮጵያ ብዙ ብሄር ብሄሮች ዶቃን በባህላዊ ልብስ የጌጣጌጥና በልዩ ልዩ በዓላት ይጠቀሙባቸዋል። ይህ ክህሎት በዓልን ከትውልድ ወደ ትውልድ ለማስተዳደፍ ያግዛል ማለት ነው። በመጨረሻ በዶቃ መፍጨት ከውበት በላይ ጥቅም አለው እንደ ገቢ ምንጭ ሊያገለግል ይችላል ሰውን ታጋሽና ተፈ ፈጣ ተፈፈጣሪም ያደርገዋል። ስለዚህ በድጋ በፍጨት ማወቅ የሚያስጠቅምና የሚያስደስት ክህሎት ነው። ብዬ አስባለሁ።

እኔ የምወደው ልብስ ስለብሰው ምቾት የሚሰጠኝ፤ ዘና የሚያደርገኝን ለብስ ነው የምወደው። አብዛኛው ጊዜ የምለብሳቸው ልብሶች ማለት ከሰውነቶቼ ጋር ሼፕ የሆኑ ማለት ቅርጻቸው ከሰውነቴ ጋር አሪፍ የሆነ ልብሶችን እለብሳለሁ። አብዛኛው የምለብሳቸው ልብሶች በተለይ ቀሚሶችን እለብሳለሁ፤ ጎርዶችን ከነአላባሻቸው ማለት፤ እነዚህ ቶፕ ክሮፕ ከሆኑ አጫጭር ቲሸሚዞች፤ ቲሸርቶች ጋር አድርጌ መልበስ እወዳለሁ። እና በቃ ከሰውነቴ ጋር የምለብሰው ስንቀሳቀስም የትም ቦታ ሲሄድም ምንም ሳደርግ በቃ ምቾት የሚሰጡኝ ልብሶችን ነው ብዙ ጊዜ የምወደው። እንደዚሁም ሹራቦችና ጃኬቶችም በተመሳሳይ እወዳለሁ ማለት ነው።

አዎ ወተት አጠጣለሁ ምክንያቱም ወተት ለአጥንት ጥንካሬ ይሄ ለጥርስ ጥንካሬ እና ለሰውነት በጣም አስፈላጊ ስለሆነ ብዙ ጊዜ እጠጣለሁ ማለት መጣጥ መጠጣት የምችልባቸው ቀናቶች አሉ ከዛ ውጪ መጠጣት የማልችልባቸው ቀናቶች ለምሳሌ ጾም የሆኑ ብዙዎች ላልተጠቀምችልን ነገር ግን በአብዛኛው ህይወቴ ማለት ይቻላል ወተትን ብዙ ጊዜ በተደጋጋሚ እጠጣለሁ ማለት ነው ምክንያቱም ለጤናም ለሰውነትም ለሁሉ ነገር ጥሩ ስለሆነ በጣም ነው የምወደው እጠጣለሁ

አዎ ስማርት ፎኖችን በደንብ እርጌ ነው የምጠቀመው አወ ምክንያቱም አሁን ያለንበት ጊዜ ስማርት ፎን ካለንበት ላለንበት ጊዜ ወሳኝ ነገር ስለሆነ ስማርት ፎን እጠቀማለሁ የተለያዩ ኢንተርኔቶችን እጠቀምበታለሁ። ለመደወል እጠቀምበታለሁ መልእክት ለመላላክ እጠቀምበታለሁ። በስልኬ አንዳንድ ስራዎችን ለኦንላይን ዲጂታል በተለያዩ የዲጂታል ስራዎችን ለመስራት እጠቀምበታለሁ። ብዙ ነገሮችን ስለሚያግዘኝ የስማርት ፎር በደንብ አድርጌ ነው የምጠቀመው። ምክንያቱም አሁን በአሁን ሰዓት ባለንበት ጊዜ ተፈላጊም ስለሆነ ወሳኝም ስለሆነ በቃ ኑሮዬንም ቀለል አድርጌ እንድመራ እያደረገኝ ስለሆነ በደንብ ለብዙ ነገር እጠቀማለሁ የተለያዩ ነገሮች ስለምጠቀምበት ስማርት ፎን እጠቀማለሁኝ አዎ።

የትውልድ ከተማዬ የኔ በኢትዮጵያ ሀገር ውስጥ ሀረሪ እምትባል ክልል አለች ክልል ዘጠኝ ትባላለች በሀረሪ ክልል ነው። የተወለድኩትኝ እና ሀረሪ የክልል በስተምስራቅ አቅጣጫ የምትገኝ ክልል ስትል ስትሆን የሰላምና የፍቅር ሀገር ተብላ የምትገለጽ ክልል ነች። ሀረሪ ክልል የአየር ጸባይዋ ወይናደጋ ሲሆን ህዝቧም በፍቅር በመተሳሰብና በመረዳዳት የሚኖር ክልል ስለሆነች የተወለድኩት እኔ ሀረር ክልል ላይ ነው።

በልጅነቴ እኔ የምወደው ጨዋታ ማለት ብዙ አይነት ጨዋታዎች አሉ ነገር ግን እኔ በጣም የምወደው ጨዋታ ድብብቆሽ እወዳለሁ። አባሮሽን እንጫወታለን። እነዚህ ማለት ሽክርክሪቶች አሉ። ዥዋዥዌ እነዚህ አሁን የምገልጻቸው ጨዋታዎች እኔ በጣም የምወዳቸው ናቸው። ለመጫወትም ስለማይከብዱ ቀለል ያሉ ጨዋታዎች ስለሆኑ። ካሉ ከልጅነት ጓደኞቼ ጋር በደንብ እንድጫወት የሚያደርጉኝ እና ከጓደኞቼ ጋር ጥሩ መግባባት እንድፈጥር የሚያደርግልኝ ጨዋታ ስለሆነ። በጣም የምወዳቸው ጨዋታዎች እነዚህ ናቸው ማለት ነው።

አዎ ቅመማ ቅመማ የበዛበት ምግብ እወዳለሁ ምክንያቱም ምግብ ጥፍጥናው ሽታ ጣፋጭነቱና ጥሩ ሽታ እንዲኖር የሚያደርገው ዋነኛ ነገር ቅመማ ቅመም ስለሆነ ነው እና ቅመማ ቅመሞች ምግብ ከተለመደው በጣም ወደ ሌላ ደረጃ ያደርሳል ምክንያቱም በፊት ከነበረው የተሻለና ቆንጆ በጣም ጣፋጭ እንዲሆን የሚያደርግ ስለሆነ በጣም ነው ቅመማ ቅመም የምወደው ሰው ሲበላ የአፍ ስሜቱን ያነሳሳልና ምግብም የሚያስታውስ ያደርጋል ማለት ነው። በኢትዮጵያ በሀል ምግቦች ውስጥ ቅመማ ቅመም ትልቅ ቦታ አለው እና አሁን ለምሳሌ እነዚህ ቅመማ ቅመሞች አሁን በርበሬ ሚጥሚጣ ኮረሪማ እና ሌሎች ቅመማ ቅመሞች ዶሮ ወጥ ስጋ ወጥና ሽሮ እንደዚሁም ሌሎች ምግቦች ልዩ ጣዕም እንዲኖራቸው ስለሚያደርግ ማለት ነው። እነዚህ ቅመሞች ምግብ ብቻ አይደለም ባህልንም ያነጻጸሩ ናቸው። ምክንያቱም አሁን በተለይ በእኛ ሀገር ዶሮ ሲሰራ የተለያየ ቅመማ ቅመም ካልተጨመረባት አይጣፍጥም ሽሮ በተመሳሳይ ስጋ ወጥም ስንሰራ እንደዛው ስለዚህ እነዚህ ቅመማ ቅመሞች በደንብ ስጨምርበት በጣም ጣፋጭና በቃ ምግቡ እንዳይሰለችና ሁል ጊዜ ያንን ምግብ ራሱ እንድንወደው ስለሚያደርግ ቅመማ ቅመም እኔ በጣም ነው የምወደው።

አዎ ላፕቶፕ አለኝ እና ላፕቶፕ በ በዘመናዊ ህይወቴ ውስጥ እጂግ ካስፈላጊ መሳሪያ ነው ላፕቶፕ ቀላል ለመሸከም የሚችል ኮምፒውተር ስለሆነ በቤት በትምህርት ቤት በስራ ቦታ ወይም በጉዞ ላይ በቀላል መጠቀም ይቻላል። ይህም ላፕቶፕ ስራዬን በፍጥነት በትክክል እንዲያከናውንልኝ ይረዳኛል። የተለየ አሳይመንቶች ለመስራት በደንብ የሚያግዘኝ ላፕቶፕ ሁለት ምርት እጠቀማለሁ ማስታወሻ መጽሐፍ ጥናት ማድረግ። ፕሮጀክት ማዘጋጀት እና በኢንተርኔት መረጃዎችን ለመፈለግ በላፕቶፕ በቀላሉ ይቻላል። ከመጽሐፍ ብቻ የሚገኝ መረጃ በላይ ሰፊ እውቀትን ለማግኘት ያግዘኛል። ላፕቶፕ ለስራ በጣም ጠቃሚ ነው። ስነዶችን ማዘጋጀት ኢሜል መላክ ሪፖርት መጽሐፍ እና የመስመር ላይ ስራዎችን ማከናወን በላፕቶፕ በቀላሉ እችላለሁ። ይሄ ጊዜ ቆጠራን ያቀንሳልና ውጤታማ አይነትን ያሳድጋል ጊዜን በአግባቡ እንድትጠቀምና ይረዳኛል ጊዜን የሚቆጥብልኛል ማለት ነው። ላፕቶፕ ለመዝናት ይጠቅማል ፊልም መመ ለመመልከት ሙዚቃ ለመስማት መጽሐፍ ወይም ከጓደኞቼ ጋር ለመንገግር ይረዳኛል። ይህ ከእለታዊ ጭንቀት ለመውጣት ይግዘኛል ማለት ነው። ላፕቶፕ ቴክኖሎጂን እንድንማር ያግዘኛል ለአዲስ ክህሎቶችን መማር ፕሮግራሞችን መጠቀም እና አለም አቀፍ መረጃዎችን ማግኘት ይቻላል። ይሄም ሰውን ከዘመኑ ጋር ያቀራርባል። በመጨረሻም ላፕቶፕ መኖር ትምህርት ስራና መዝናናት በአንድ ቦታ ያገናኛል። ስለዚህ ላፕቶፕ አለኝ ማለትም ዘመናዊና ውጤታማ መኖር ማለት ነው

አዎ ገንፎ በላለው። ምክንያቱም ገንፎ በሀገራችን በኢትዮጵያ ባህላዊ፣ ጤናማና ሀይል የሚሰጥ ምግብ ነው። በኢትዮጵያ ብዙ ቤተሰቦች ገንፎን በተለይ ለቁርስ ያዘጋጁታል፤ እና ለልጆች፣ ለእናቶች እና ለህመምተኞች እጅግ የሚመከር ምግብ ነው። ቀላል ቢመስልም፤ በውስጡ ግን ብዙ ጥቅሞች አሉት። ገንፎ ከተለያዩ እህሎች ይሰራል። ከጤፍ፣ ከበቆሎ፣ ከስንዴ ወይም ከገብስ ሊዘጋጅ ይችላል። እነዚህ እህሎች ካርቦሃይድሬት፣ ፕሮቲን እና ሌሎች ንጥረ ምግቦችን ይዞ ይይዛል። ይህም ሰውነትን ያበረታታል። ገንፎ ረጅም ጊዜ የሚያስቆይ ሀይል ይሰጣል። ሰው ገንፎ ሲበላ በፍጥነታ አይራብም። ስለዚህ ለተማሪዎች ለሰራተኞች በጣም ተስማሚ ነው። በተጨማሪ በብርድ ወቅት ሰውነትን ያሞቃል፤ እንደዚሁም ገንፎ ከበዓል ጋር የተያያዘ ምግብ ነው። ብዙ አካባቢዎች ገንፎ በቅቤና ከሚጥሚጣ ጋር እንደዚሁም ከእርጎ ጋር ይበላል ማለት ነው። ገንፎ መመ መመገብ ጤናን መጠበቅ እና ባህልን መጠበቅ ማለት ነው። ቀላል ዋጋ ዝቅተኛና ተመጣጣኝ ስለሆነ ገንፎ በእለተ ህይወት ውስጥ የማይ የማልተው ምግብ ነው የማልተወው ምግብ ነው። እና ሁል ጊዜ እጠቀማልሁ።

እኔ የምወደው ጣፋጭ ምግቦች አንደኛ ኬክ ነው በተለይ የቸኮሌት ኬክ ሆኖ ሶፍት ኬክ የምንላቸው አሉ አ አንደኛ እሱን እወዳለሁ። ሁለተኛ ዶናት ሶስተኛ ኩኪስ ኩኪዎች አራተኛ አይስክሬም አምስተኛ ቸኮሌት እንደዚህ የዘረዘርኳቸው ጣፋጮችን በጣም ነው የምወደው

እኔ እንኳን ዶሮ የለኝም አብዛኛው ጊዜ። ዶሮ እኔ የምገዛው እነዚህ በተለይ በዓላት ሲኖሩ ካልሆነ በስተቀረ እኔ ዶሮ የለኝም። ግን ዶሮ በቤት ማሳደግ ቀላል ስለሆነ በገጠር እና በከተማ አካባቢዎች በስፋት ይገኛል የዶሮ ስጋና እንቁላል ለሰዉነት አስፈለጊ ፕሮቲኖችን ቫይታሚኖችን እና ማዕድናትን ይዟል። በመሆኑም ዶሮ በእለት ምግብ ውስጥ ትልቅ ሚና ያለው እንስሳ የቤት እንስሳ ነው። በኢትዮጵያ ባህል ውስጥ ደግሞ ዶሮ በተለየ በዓላት ጊዜ በጣም አስፈላጊ ምግብ ነው። ዶሮ ወጥ መንግዳ ለእንግዳ መቀበያነት በልዩ ዝግጅትነትና በባዓላት ላይ የሚዘጋጅ ታዋቂ ምግብ ነው። ዶሮ ወጥ ማብሰል ማብሰል ጊዜ ትዕግስትና ትኩረት የሚፈልግ ሲሆን ይሄም ምግቡ የበለጠ የሚያጣ ጣፋጭ እንዲሆን የሚያደርገውንም ጊዜ ሰተን በደንብ ተደርጎ ስለሚሰራ ምግቡ በጣም የጣፈጠ እና ሁሌም ተወዳጅ የሆነ ምግብ ነው። እና በአጠቃላይ ዶሮ ለምግብ ለገቢ ምጭና ለባሀላዊ ሴት አስፈላጊ የሆነ እንሰሳ ሰዎች ዶሮ በመጠቀምና መጠቀም የተሻለ ኑሮ ሊኖራቸው ይችላል። እንግዲህ ዶሮ በህይወታችን ውስጥ ያለው ጥቅም እጅግ ትልቅ ነው። እና እኔም ደግሞ ዶሮ የለኝም። ግን ያው እንደዚያ የተለያዩ በዓላት ሲሆኑ ትላልቅ ዝግጅታ ዝግጅቶች ምናምን ሲኖሩ ገዝቼ ነው ብዙ ጊዜ የምጠቀመው ማለት ነው።

በብዙ ሰው መሃል መሆን ለኔ አይመቸኝም። ምክንያቱም እኔ በባህሪዬ የሆነ ጸጥ ያለ ሁከት ጫጫታ በቃ እንደዚህ ሰው የማይበዛበት ቦታ ስለምፈልግና ስለምወድ። እንደዚህ ብዙ ሰው የበዛበት ቦታ ላይ የሆነ ምንም አይነት መንፈሴም አይምሮዬም አይረጋገምም እና የሆነ ሰላም አይሰጠኝም ምቾትም አይሰማኝም። እና እኔ ብዙ ጊዜ የምመርጠው ብዙ ሰው መሃል ያለበት ቦታ መቆየት ብዙም ደስታ አይሰጠኝም። ምክንያቱም የሆነ ሰላም አይሰጠኝም በቃ ውስጥ የሆነ የሚረብሽ የነገር አለ። ለብቻዬ ሆኜ ብዙ ጊዜ ማለት በስራ ሰዓት ከምንገናኛቸው ሰዎች ብዙሃን ማህል ሆኜ ልሰራም ልማርም እችላለሁ። ነገር ግን ብዙ ጊዜ እንደዚህ ከሰው ጋር ተሰብስቦ እንደዚህ ሰው መሃል ብዙ ጊዜ ረጅም ሰዓት መቆየት ምናምን ብዙም ምቾት አይሰጠኝም ስለዚህ አይመቸኝም። እኔ ሰው ሰው መሃል ብዙ ሰዓት መቆየት

እኔ ለራሴ ሸክላ እቃ ብዙ ጊዜ ተጠቃሚ አይደለሁም ግን ሰዎች የሽክላ እቃዎችን ከዘመናት በፊት ጀምሮ በስብስብ ሲጠቀሙባቸው የሸክላ እቃዎች ከተፈጥሮ ንጥረ ነገሮች የተሰሩ ስለሆነ ለአካባቢ ሚጎዱ አይደሉም ምክንያቱም እነዚህ ተሰባሪ ስለሆኑ ብዙም ጉዳት የሚያመጡ አይደለም። በተለይ በገጠር አካባቢዎች የሸክላ እቃዎች በእለት ህይወት ውስጥ ትልቅ ሚና አላቸው። ሸክላ እቃዎች በብዙ መንገድ ይጠቀማሉ። ለምሳሌ ውሃ ለመያዣ ውሃ ለመቅጃ እንደ እንስራ አይነት የሚጠቀሙ ምግብ ለማብሰል የሚያገለግሉ የሽክላ ምድጃዎች እና ለቡና ስነስርአት የሚያገለግሉ ጀበናዎች ናቸው። እነዚህ እቃዎች ሙቀት በጥሩ ሁኔታ ስለሚይዙ ምግብ በቀስታ እንዲበስል ያደርጋሉ። የመጣሙ ይጨምራል። ከዚህ በተጨማሪ የሸክላ እቃዎች ባህላዊ እሴት አላቸው። በኢትዮጵያ ባህል ውስጥ የሸክላ እቃ መጠቀም ባህላዊነትን የሚያሳይ ምልክት ነው። እነሱን መጠቀም ባህልን መጠበቅ እና ለቀጣይ ትውልድ ማስተላለፍ መንገድ ነው። በአጠቃላይ የሽክላ እቃዎች ለጤና ለአካባቢ ጥበቃ እና ለባህላዊ እሴቶች ጠቃሚ ናቸው። በዘመናዊ እቃዎች መካከል ቢጠፉም እስካሁን ድረስ ግን ዋጋቸው ያልጠፉ እቃ መሆናቸው ይገለጻል። ስለዚህ እኔ እንኳን የሸክላ እቃዎችን ብዙ አልጠቀማቸውም።

ማታ ስደርስ አካባቢ ዝምታ ይለብሳል ነገር ግን ዝምታው ሙሉ በሙሉ ድምጽ አልባ አይሆንም። በዚህ ጊዜ የሚሰሙ ድምጾች ከቀኑ ድምጾች በጣም የተለያዩ ናቸው። የመጀመሪያው ብዙ ሰዎች የሚሰሙት የንፋስ ድምጽ ነው ንፋሱ በዛፍ መካከል ሲንቀሳቀስ የሚያመጣው ድምጽ ልብን የሚያሳርፍ ነው። ከዛ በመቀጠል የሚሰማ ደግሞ የእንስሳት ድምጽ ይሰማል። ለምሳሌ እንደ ውሻ ጅብ አይነት ድምጾች። እነዚህን እቁራሪት የነፋስ ዝምታ የሚሰብ ድምጾች ይገኛሉ እነዚ ድምጾች ማታ ማታ እንዳለበት ያሳዩናል ማለት ነው። በከተማ አካባቢ ደግሞ ሌላ አይነት ድምጽ ማለት አልፎ አልፎ የሚሰሙ ድምጾች አሉ። የመኪና ድምጽ ቢቀንስም ማት ከመሸ በኋላ አንዳንድ ጊዜ የርቀት መኪና ጩኸት ያው የውሸ ጮክ ብሎ ወይም ከሩቅ የሚሰማ የሰዎች ንግግር ሊኖር ይችላል። የጅብ ድምጽ እነዚህ ድምጾች ከከተማው ህይወት እንኳን በማታ እንዳይቆም እንዳይቆም ያሳያለ ነው። ማታ ማታ የሚሰሙት ድምጾች ሰው ወደ ረፍትና ወደ ማሰብ የሚጠሩ ናቸው። እነሱ ቀኑን እንደተዘጋ እና ሌላ አዲስ ቀን እንደሚጀምር የሚያስታውስ ተመጥራዊ መልእክቶች ናቸው።

አዎ አዎ አበስላለሁ ማብሰል የህእለት ተእለት ህይወቴ ውስጥ አንዱ አካል ስለሆነ ግዴታ መመገብም ስላለብኝ አመስላለሁ። ያው ከማበስላቸው ነገሮች ጠዋት ቁርስ እንደዛ አበስላለሁ በተመሳሳይ ምሳ ሰዓት በመቀጠል አልፎ አልፎ የመክሰስ ነገሮችን የምሰራቸው ማበስላቸው ነገር አሉ ያው መጨረሻው ደግሞ ማታ ላይ ያው እራት ግዴታ ስለሆነ እራት አበስላለሁ ግዴታ አብስዬ እጠቀማለሁ ማለት ነው። ማብሰል እችላለሁ ይሄ ምንም ጥያቄ አያስፈልገውም መብላት እስካለ ድረስ መብላትና መጠጣት እስካለ ድረስ ህይወት እስካልቆመች ድረስ ግዴታ ማብሰል ግድ ነው። ምግብ ነክ ነገሮችም ላይሆኑ ይችላሉ የማመስላቸው። ለምሳሌ አንዳንዴ የውበት በጠበቃዎችንም አብስዬ የምጠቀማቸው ሊኖሩ ይችላሉ በብዙ አይነት መንገድ እጠቀማለሁ ስለዚህ አበስላለሁ

አዎ ማበረታታት እችላለሁ። ይህን ስል አሁን አሁን ባለሁበት ቦታም ይሁን ከእኔ ጋር የሚማሩ ልጆች ይሁን ሊኖሩ ይችላሉ። ጎበዝ እንዲሆኑ ጠንካራ እንዲሆኑ በርትተው እንዲማሩ በርትተው እንዲያጠኑ ጠንክረው መስራት እንዳለባቸው አበረታታቸዋለሁ። በማበረታታቸው ጊዜ ያው ለነገ ጥሩ ነገር ተስፋ እንዲኖራቸው ማበረታቻ ደግሞ አንዴ የማጥቂያ መሳሪያ ነው። በተበረታቱ ቁጥር እየተጉ ስለሚሄዱ ጥሩ ደረጃ የመድረስ ጥሩ ደረጃ የመድረስ አቅም ስለሚኖራቸቸው ስለሚኖራቸው አበረታታቸወለሁ። በተመሳሳይ ስራም ላይ እንደዚሁ የሰራ ሰው ማበረታታት ግድ ነው። ማበረታታት እንዲተጉ የበለጠ ለነገ ስራቸው ለነገ ትምህርታቸው ነገ ለሚደርሱበት ደረጃ ማበረታታት ጥሩ ውጤት እንዳያመጡ የሚያደርጋቸው ስለሆነ አዎ ማበረታታት እችላለሁ። ይሄ ምንም ጥያቄ አይኖረውም።

እኔ የምወደው የቤት የቤት እንስሳት ከቤት የቤት እንስሳት ከምንላቸው ውስጥ አንደኛ ውሻን በጣም እወዳለሁ። ውሻ የምወድበት ምክንያት አንደኛ ነገር ታማኝ ነው ውሻን ታማኝ በመሆኑ ምክንያት በጣም ነው የምወደው አንዱ እሱ ሲሆን ከዱር እንስሳት ውስጥ ደግሞ አንበሳ በጣም ነው ደስ የሚለኝ በጣም እወዳለሁ። ያው ብዙ ጊዜ በደተለምዶ ኑኑ አንበሳ የአራዊቶች ሁሉ ንጉስ ይባላል። ጠንካራም ስለሆነ ከጥንካሬ ጋርም ከጎበዝ ጋርም ጎበዝም ጠንካራም ስለሆነ ከዛ ጋርም ግንኙነት ይኖረዋል ብዬ ስለማስብ ጠንካራም ጎበዝም ስለሆነ። በቃ እንደ ጀግናም ስለሚቆጠር እነዚህ ሁለት አንድ ከቤት እንስሳ ውሻ ከዱር እንስሳ ደግሞ አምበሳ ነው የምወደው

እኔ ማታ የምመገብበት ሰዓት ያው ካለኝም የአኗኗር ሁኔታ አንፃር ምናልባት ከ አስራ ሁለት ሰዓት ማታ ከአስራ ሁለት ሰዓት ተኩል እስከ ሶስት ሰዓት ባለው ሰዓት ውስጥ ነው። ብዙ ጊዜ ምግብ የምመገበው ያም ያው ለኔ ምቹ የሆነ ሰዓት ያ ሰዓት ስለሆነ በዛ ሰዓት ነው ብዙ ጊዜ ምግብ የምመገበው ማለት ነው

አዎ ሳህኖችን ማጠብ እወዳለሁ። ይሄ እኮ ግዴታ ነው። ያው ምመገብበትን የምጠቀምበትን ሳህኖች በደንብ አድርጌ ንጹህ አድርጌ አጥቤ አስቀምጣለሁ ማለት ነው። ግዴታ መጸዳት አለባቸው። ሳህኖች ጽዳት የማይኖራቸው ከሆነ ያው በእኔ ላይም የተለያየ የጤና ችግር ሊያመጣብኝ ስለሚችል። የተመገብኩባቸውን ሳህኖቼን እንደገና የምጠቀምባቸውን የምሰራራባቸውን ነገሮች ለምግብ ማወራቸው የምጠቀምባቸው ሳህናቶችን በጠቅላላ ግዴታ ነው አጥባለሁ ማለት ነው። በጣም ነው የምወደው ጽዳት ስለምወድ እወዳለሁ ማጠብ እወዳለሁ

እኔ በቤት ውስጥ መሆን ነው የምመርጠው ምክንያቱም ያው ብዙ ጊዜ ቤት ውስጥ ስሆን ብቻዬን ስለመሆን ራሴን ቁጭ ብዬ አዳምጣለሁ አይምሮዬ ይረጋጋል ሰላም ይሰማኛል። መጠቀም የምችላቸውንም ነገሮችን ልትጠቀም ትችላለህ ማለት በተለይ ያው እነዚህ ስማርት ስልኮችን በመጠቀም የተለያዩ ማህበራዊ ሚዲያዎችን ምናምንም ስለመጠቀም ተረጋግቼ ብዙ ጊዜ በተረጋጋ መንፈስ መጠቀም የምችለው ቤት ውስጥ ስሆን ነው ምክንያቱም ጫጫታ ምናምን ሰውን ስለማይበዛ ቤት ውስጥ መሆን ነው የምመርጠው። የኔ ምርጫ ቤት ውስጥ መሆን ነው የሚሻለኝ። ሰላም ይሰማኛል ራሴን ብዙ በብዙ ነገር ማዳመጥ ስለምችል ቤት ውስጥ መሆን ነው የመጣው

የኔ ዋና ሀላፊነቶቼ ዋናው አንድና አንድ ራሴን ማስተዳደር መቻል ግዴታ ይሄ ዋና ሀላፊነቴ ነው። ሁለተኛ ነገር ያው ትምህርት ስለመማር እሱም ራሴን ማስተማር የእኔ የሀላፊነት ነው። ሌላው ደግሞ ትርፍ ሰዓት ላይ ስራዎችን ስለምሰራ። የተሰጡኝን ስራዎችን ማለት የሚሰጡኝን ስራዎች በአግባቡ መወጣት። ሀላፊነቶቼ ናቸው እነዚህ ወሳኝ እና ወሳኝ ብዬ የምላቸው ሀላፊነቶቼ ናቸው። የኔ ሀላፊነቶቼ ሌላ በተጨማሪ ቤተሰቤዎቼን መርዳት እሱ የኔ ሀላፊነት ነው።

የመዋቢያያ እቃዎች እንኳን አልጠቀምም ነገር ግን ያው ለሰውነቴ ሰውነቴን ከታተብኩ በኋላ በተለይ ይሄ ሎሽን ሰውነት ማለስ ቆዳ ማለስለሻ እጠቀማለሁ። አንዱም ፊቴን ደግሞ ፀሀይ ለመከላከያ ሰነስክሪን እጠቀማለሁ። ሌላ ደግሞ ያው አንዳንድ ጊዜ ያው ሽቶ ግዴታ ነው ለሰውነት ጠራን መቀየሪያ ሲባል ሽቶ እነዚህ የብብተ ዶዶናንቶችን ምናምን እነዚህ እጠቀማለሁ እንጂ ከዛ ውጪ እነዚህ የመዋቢያ እቃዎችን ኖ አልጠቀምም። መጨረሻ አልጠቀምም

ውይ የቀረ ምግብ እንኳን አልበላም። ምክንያቱም ያው ምግብ ኖርማል የምጠቀመውን እጠቀማለሁ። ግን መልሼ የተረፈ ነገር ወይ የቀረ ነገር ዳግም ተመልሼ ለመብላት ያው ብዙም አፒታይቴም አይቀበልም። ደስተኛም ስለማልሆን የቆየ ምግብ እና የቀረ ምግብ አልበላም አይመቸኝም። ማለት እሱን ከበላሁኝም ጋ የቀረ ምግብ እንኳን ምናልባት እንኳን ተሳስቼ ከበላሁ ያው ስለሚያመኝ እኔ የቀረ ምግብ አልጠቀምም። አልብላም

የዛሬ የመጀመሪያ ምግቤ እንጀራ በድፍን ምስር ወጥነው የበላሁተኝ ያው ዛሬ ቀኑም አርብም ስለሆነ ጾምም ስለሆነ እስከ ዘጠኝ ሰዓት ቆይቼ ከዛ በኋላ ያው ዘጠኝ ከዘጠኝ ሰዓት በኋላ ነው ምግብ የበላሁተኝ። ስለዚህ የበላሁተኝ እንጀራ በምስር ወጥ ነው ድፍን ምስር ወጥ ነው። የበላሁት

እኔ ራሴ በቀጥታ መጠቀም አልችልም ግን ሰዎች በእለት ህይወታቸው መዕድን በብዙ መንገድ ይጠቀማሉ ማዕድን ከመሬት ውስጥ የሚመጣ ተፈጥሮአዊ ሀብት ሲሆን ለሰው ልጆች ኑሮ እጅግ አስፈላጊ ነው። ያለ ማዕድን ዘመናዊ ህይወት መገንባት እጅግ ከባድ ነው። ማዕድኖች በግንባታ ስራ ውስጥ ትልቅ ሚና አላቸው። ድንጋይ አሸዋ ሲሚንቶ እና ብረት ያሉ ማዕድኖች ቤቶችን መንገዶችን እና ድልድዮችን ለመገንባት ይጠቅማሉ። እነዚህ ነገሮች ካልነበሩ የኛ መኖሪያ አካባቢ እንደዛሬ አይሆንም ነበረ። ሌላው ማዕድን በኢንዱስትሪ በቴክኖሎጂ ዘርፍ ውስጥ አስፈላጊ ናቸው ወርቅ ብእር ነሀስ እና እነዚህ አልሙኒየም ለመሳሪያዎች ለመኪናዎች እና ለኤሌክትሮኒክስ መሳሪያዎች። መሰረት ናቸው። ስለዚህ ላፕቶፕ እና ቴሌቪዥን ያሉ መሰሪያዎችን ብዙ አይነት ማዕድኖች ይዘዋል። ማለት በተጨማሪም ማዕድኖች ለጤና ጠቃሚ ናቸው። አሁን እኔ ቅድም እንዳልኩት እኔ በቀጣይ የማላገኛቸው ግን በተዘዋዋሪ ከምግብ ነክ ነገር የማገኛቸው የምጠቀማቸው ማዕድናቶች አሉ ማለት ነው። ለምሳሌ እነዚህ ካልሲዬም ብረት አይረን እና እዚያው ያሉ ማዕድኖች ሰውነታችን እንዲጠናከር ያግዛሉ። እነዚህ ማዕድናቶች ከምግብ ወይም ከመድሃኒት በመድሃኒት ነክ በመድሃኒት በመውሰድ ጤናችንን እንጠብቃለን። በአጠቃላይ ማዕድን በህይወታችን ውስጥ ሊተካ የማይችል ሀብት ነው። ስለዚህ ማዕድን በአግባቡ መጠቀም የሁላችንም ሀላፊነት ነው። ስለዚህ እኔ ማዕድን ቀጥተኛ በ ቀጥተኛ አላገኝም ግን በተዘዋዋሪ ማግኘት እና መጠቀም እችላለሁ ማለት ነው።

እሺ የቅጥር ሂደት ማለት አንድ ድርጅት ወይም ተቋም ለክፍት የስራ ቦታ ተስማሚ ሳለመምረጥ የሚከተለው ደረጃ በደረጃ ሂደት ነው። ይሄ ሂደት ድርጅቱ ትክክለኛ ችሎታና ባህሪ ያለው ሰው እንዳገኝ አግዘዋል ማለት ነው። የመጀመሪያ የስራ ፍላጎት መለየት ይካሄዳል አንድ ሰራተኛ ሲወጣ ወይም አዲስ ስራ ቦታ ሲፈጠር ድርጅቱ የሚፈልገውን ሰው ብቃት ይወስናል በዚህም ደረጃ የስራ መግለጫ እና የሰውን መመዘኛ መስፈርቶች ይዘጋጃሉ። በሁለተኛ ደረጃ የስራ ማስታወቂያ ይወጣል ይሄ ማስታወቂያ በሬዲዮ ሊወጣ ይችላል በጋዜጣ በኢንተርኔት ወይም በማህበራዊ ሚዲያ ይተላለፋል የፈላጊዎች የትምህርት መስረጃቸውና የስራ ልምዳቸውና ሌሎች አስፈላጊ ሰነዶችን ያቀርባሉ። ከዚህ በኋላ የመመሪያው ደረጃ ይጀምራል ይሄ ደረጃ የተመዘገቡ አመልካቾች ሰነዶችን በመመር የሚወጣ ሲሆን መስፈርቱን የሚያሟላው ብቻ ለቃለ መጠጅ ይጠራል። አንዳንድ ጊዜ የጽሁፍ ፈተና ወይም የተግባር ፈተና ሊካሄድ ይችላል። በመጨረሻም የተመረጠው ሰው ይፋ ይደረጋል የስራው ሊፈራርም ይፈራርማል የስራው ሁኔታው ይገለጽና ሰራተኛው ስራውን ይጀምራል። በአጠቃላይ ቅጥር ሂደት ግልጽና ፍትሃዊነት ትክክለኛ ምርጫ የሚፈልግ አስፈላጊ ሂደት ነው ብዬ ነው የምለው ማለት ነው

እኔ የምጽፍበት እጄ በቀኝ ነው ምክንያቱም ብዙ ስራዎችን ስሰራ የተለያዩ ጽህፈት ስራዎች አንዳንድ ስራዎችንም ሲሰራ ስሰራ በቀኝ ሄጄ ነው የምጽፈው ማለት ፈጠን ብሎ የመታዘዝም ፈጠን ብሎ የመስራትም እንትን ልምድም ያለኝ በቀኝ እጄ ነው። ነገር ግን ሌላ እጄ የለኝም ግራ እጄ የለኝም ማለት ሳይሆን የምጽፈው በቀኝ እጄ ነው። ብዙ ጊዜ እና ጽህፈት ስራዎችን በተለይ አብዛኛው የጽህፈት ስራዎችን የምሰራው በቀኝ እጄ ነው ማለት ነው።

አዎ በመንገድ ላይ ምግቦችን እገዛለሁ በተለይ አንዳንድ ጊዜ ወጣ ብዬ ወክ በማደርግበት ሰዓት እነዚህ ፋስት ፉድ የምንላቸው በተለይ የነዚህ እርጥብ ነገሮች ቺፕሶች ሳምቡሳ እነዚህ ዶናት አይነት ነገሮችን ብዙ ጊዜ መንገድ ላይ ማለት ሲሰሩ ስለማይም ደስ ስለሚሉኝ እነሱ አይነት ምግብ ነክ ነገሮችን ከመንገድ ላይ እገዛለሁኝ አዎ እገዛለሁ

አይ እኔ እንኳን ፀሀይ ስትጠልቅ መመልከት። ነገር ግን የሚመቸኝ እኔ ፀሀይ ስትወጣ ጠዋት ላይ በተለይ የሚያምር በቃ ደስ የሚል ብርሃኗን ሙቀቷን ይዛ ስለምትወጣ ፀሀይ ስትወጣ ነው እንጂ መመልከት የምወደው። ፀሀይ ስትጠልቅ መመልከት አልወድም

እኔ እንኳን ስነ ጥበብ። አልወድም ነገር ግን እነዚህ ስነ ጥበብ ስራ የሚሰሩ ሰዎች የሚሰሩት ሲሰሩ ማየት በጣም ደስ ይለኛል። እንደገና የሰሩትን ነገር ማድነቅ ማበረታታት ቆንጆ እንደሆነ እና ጥሩ ኮሜንት አስተያየት ሀሳብ መስጠት እወዳለሁ። እንጂ እኔ ስነ ጥበብ ብዙም ፍቅር የለኝም። ማለት እኔ በራሴ ላድርገውና ልስራው ብል ለማድረግ አልችልም አልሰራውም ብዙ ፍላጎት የለኝም። ግን የተሰሩ ነገሮችን አስተያየት ሀሳብ መስጠት እና ማድነቅ መመልከት ሲሰሩ ማየት በጣም ነው የምወደው

አይ ብዙ ሰነዶች እንኳን አላዘጋጅም ነገር ግን ያው በምሰራበት ስራ ላይ አስፈላጊ የሚባሉ ሰነዶችን ከእኔ የስራ ክፍል ጋር ከስራ ፊልድ ጋር የሚገናኙ ሰነዶችን ምናልባት በወር ውስጥ የተለያዩ የስራ ፊልዶች ሊኖሩ ይችላሉ ከእንዛ የስራ ፊልዶች ግን የእያንዳንዳቸውን ቢያንስ ሁለት ወይ ሶስት ሰነዶችን በወር ውስጥ አዘጋጃለሁ።

እኔ በጣም የምወደው አንደኛ ምስር ወጥ በጣም እወዳለሁ ሁለተኛ ዶሮ ወጥ ሶስተኛ ምግብ ክትፎ እወዳለሁ እንጀራ እወዳለሁ ዳቦ እወዳለሁ። እና ፓስታ ባትክልት በጣም ነው የምወደው እንደገና ሩዝ በስጋ በጣም የምወዳቸው ምግቦች ናቸው። እነዚህ ምግቦች

አዎ በአይኔ እመለከታለሁ ያው እስከኖረን ድረስ መቼስ ከሰው ጋር እየኖርን ስላለ ሁሌም የእለት ተእለት ኑሯችን ከሰው ጋር የሚያገናኝ ነገር ስላለ ሰዎችን ነው አይደለም አያለሁ። እከታተላለሁ ማየት ያለብኝን ነገር። ብዬ የማምነውን ነገርም አያለው ባላምንበትም ያው መቼም አይን አንዳንድ ጊዜ ስንፈልገነው ሳይሆን ሳያስፈ ሳንፈልግም ብዙ ጊዜ የምናያቸው ነገሮች ስላሉ አዎ በአይኔም አያቸዋለሁ በደንብም እመለከታቸዋለሁ ማለት ነው

አዎ የደንበኛ እርካታ አውቃለሁ የደንበኛ እርካታ ማለት አንድ በምሰራው ለምሳሌ አንድ ቢሮ ውስጥ እኔ በምሰራበት ቢሮ ውስጥ እኔ ጋር ለመገልገል የሚመጡ ደንበኞቼን በአግባቡና በተበገቢው ሁኔታ የሚፈልጉትን ነገር። የፈለጉትን ነገር አሟልቼላቸው የሚፈልጉትን ነገር በአግባቡ ተጠቅመው በጥሩ ሁኔታ እንዲጠቀሙ ጊዜያቸውን ሳያባክኑ በጊዜያቸው ሁሉን ነገ ተደርጎላቸው እንዲጠቀሙ ማድረግ ያው የደንበኛ እርካታ ማለት ስለሆነ አዎ የደንበኛ እርካታ በደንብ ነው የማውቀው ያው ማለት በምሰራበት ቦታ ላይ። አይነት ስራዎችን ስለምሰራ የደንበኛ እርካታ በደንብ አውቃለሁ። በሰጠሁት ልክ ተጠቅሞ ደስተኛ በሆነ ሰዓት ያው የደንበኛ እርካታ ማለት ይቻላል ማለት ነው

እኔ እንኳን በቤቴ ውስጥ ብዙ አይነት እቃ የለም። ያው ሲንግልም ስለሆንኩኝ ነገር ግን በቤቴ እቃ ውስጥ ያሉት አልጋ አለኝ። ያው ከነ ፍራሽ እንደገና በመሬት ላይ ፍራሽ አለኝ። ሁለት ወንበሮች አሉኝ መቀመጫ። እነዚህ የምለብሳቸው ብርድ ልብሶች በተመሳሳይ ሁለት አሉኝ ያው የልብስ ማስቀመጫ ሻንጣዎች። ለመጠጥ እና ለመታጠቢያ የምጠቀምባቸው ባልዲ ውሃ መቅጃ የባልዲ እና ጀሊካኖች አሉኝ። በተመሳሳይ እነዚህ ኮስሞቲክስ መደርደሪያ እቃዎች አሉኝ። ያው እነዚህ እቃዎቼ ብዬ የምላቸው እነዚህ ናቸው። ብዙ ብዙ ጊዜ ምግብ ያው የምጠቀመው ከውጪ ስለሆነ እነዚህ እቃዎች አሉኝ ማለት ነው።

መስታወት ብዙ ጊዜ አያለሁ። ያው ሴትም ስለሆንኩኝ ሴቶችን በባህሪ መስታወት ላይ ብዙ ጊዜያችንን እናሳልፋለን ግን በጣም ማለት እንደዚህ ብዬ በቁጥር ላስቀምጠው የምችለው አይነት ነገር ባይኖረኝም። አዎ እጠቀማለሁ መጠቀም ባለብኝ ሰዓት መስታወትን እጠቀማለሁ። ቢያንስ በቁጥር ላስቀምጠው ብል ግን ቢያንስ በቀን አራት ወይ አምስት ጊዜ አያለሁኝ። አዎ አያለሁ አራት አምስት ቀን በቀን አራት ወይ አምስት ጊዜ በስተዋት አይደለም

አዎ የቀን መቁጠሪያዎችን እጠቀማለሁ። አዎ የቀን መቁጠሪያዎች አሁን የምጠቀምበት ያው በስልክ ላይ በስልኬ ላይ የቀን መቁጠሪያ አፕሊኬሽን አለኝ አሁን እነሱን የቀን መቁጠሪያዎች እከታተላለሁ። ያው በእኛ በሀገር በኢትዮጵያ መቁጠሪያ በፈረንጆቹም እያደረኩኝ ሁለቱንም በደንብ አድርጌ እጠቀማለሁ። ያው ግዴታ ነው መጠቀም። እና አጠቀማለሁ የቀን መቁጠሪያ እጠቀማለሁ

እኔ የምመርጠው ቡና ቡና እንኳን አልጠቀምም ግን በጣም የምመርጠውና የሚመቸኝ የምወደውም ሻይ ነው። ሻይ እጠቀማለሁ ቢያንስ በትንሹ አነሰ ከተባለ በቀን ውስጥ ሁለት ጊዜ እጠጣለሁ። እሱንም መጣዋትና ማታ በጣም የሚጣፍጥ በቅመም ተደርጎ የተፈላ ሻይ። በቀን ውስጥ ሁለት ጊዜ እጠቀማለሁ። እኔ የምመርጠው ሻይ ነው

ያው መብራት ሲቋረጥ ብዙ ነገሮች ናቸው የሚቋረጡት የመብራት ሀይል ይቆራራጣል። ያው ቻርጅ መጠቀም ያው ብዙ ብዙ አይነቶች ነገር ይጠቀማሉ። እኔም የምጠቀመው በአካባቢያችን ያው ተጨማሪ መብራት የሚጠፋ ጊዜ ጀነሬተር ካለ አማራጭ እሱን ለመጠቀም እሞክራለሁ። ከሌለ ግን ያው የምጠቀመው ለመብራት ማለት ለማብራት ብዬ የምጠቀመው ነገር ሻማ አበራለሁ ማለት ነው። በተለይ ሌላ ደግሞ እንደዚህ የምጠቀማቸው ስልኮች ስልክ ያው ስማርት ፎኖች ቸርጅ ሊጨርስብኝ ይችላል። ምናልባት እሱ ጋር ከለቀ ግን ፓወር ባንክ ስላለኝ ፓወር ባንክን እጠቀማለሁ ማለት ነው። በዚህ መንገድ ነው መብራት ሲቋረጥ የምጠቀማቸው ነገሮች እንደዚህ ነው የማደርገው ማለት ነው

አዎ ማህበራዊ ሚዲያ በጣም ነው የምጠቀመው ኦልሞስት በቀን ውስጥ ያው ብዙ ጊዜ ማለት እችላለሁ። እኔ የማሳልፈው ማህበራዊ ሚዲያ ላይ ነው። ሚዲያ እጠቀማለሁ ቲክቶክ ፌስቡክ ቴሌግራም የተለያዩ እነዚህ ማህበራዊ ሚዲያ የሚባሉ ነገሮች እጠቀማለሁ በተለይ ደግሞ ቴሌግራም ላይ ብዙ ስራዎች የሚሰሩ ስራዎች ስላሉ ቴሌግራም ላይ እጠቀማለሁ። ቲክቶክም እከታተላለሁ በቃ እነዚህ አሁን የገለጽኳቸው በጣም አዘውትሬ የምትጠቀምባቸው ማህበራዊ ሚዲያዎች ናቸው

ጨው ብዙ አልወድም ምክንያቱም ጨው ከበዛ የተለያዩ የጤና ችግሮችን ስለሚያመጣ። ጨው ብዙ አልወድም በመጠኑ ነው ሆኖ። ማንኛውም ምግብ ላይ ሲጨመር ሁሉም በሚደረግበት ሰዓት በመጠን ሆኖ ሲደረግልኝ ነው። እንጂ ጨው ሲበዛ እኔ ብዙም አልወድም። ምክንያቱም ብዙ የጤና ችግሮችን ስለሚያመጣ በተለይ የኩላሊት በሽታን ስለሚያመጣ። ጨው እኔ ብዙ አትጠቀምም።

እኔ የምመርጠው የሙቀት አይነት? መካከለኛ የሆነ ሙቀት ማለት ነው፤ ብርድም የሌለበት፣ ሙቀትም ያልበዛበት አለ አይደል መካከለኛ በተለይ ወይናደጋ ብዬ የምለው እየር ፀባይ ነው የምመርጠው፤ እንጂ ብዙ ሙቀት ያለበት አልመርጥም። ምክንያቱም ትንሽ አየሩም ይከብዳል፤ ለቆዳም ለሰውነትም ጥሩም ስለማይሆን እኔ የምመርጠው መካከለኛ ሙቀት ያለበትን ሙቀት ነው የምመርጠው።

በስራ ስንት ጥሪ ታደርጋለህ? ለሚለው ጥያቄ እኔ በስራ ብዙ አይነት ጥሪ ላደርግ እችላለሁ ማለት እንደዚህ ብዬ በቁጥር ላስቀምጣቸው ምችለው ላይሆን ይችላል ግን ያው በግንምት ወይ በቁጥር ላስቀምጥ ካልኩኝ ቢያንስ ከአስር እስከ አስራ አምስት ያሉ ጥሪዎችን በስራ ላይ ጥሪ አደርጋለሁ ማለት ነው።

አዎ በመስመር ላይ ቪዲዮዎችን እመለከታለሁ አብዛኛው ጊዜ የምመለከታቸው ቪዲዮዎች ግን እነዚህ ከትምህርት ጋር የተያያዙ አስተማሪ ቁም ነገር አዘል የሆኑ ቪዲዮዎችን በመስመር ላይ ብዙ ጊዜ እከታተላለሁ ምክንያቱም ለኔም ራሴን ለማሳደግም፣ ራሴንም ለማጠናከር፣ ራሴንም ለማብቃት ስለሚረዱኝ እኔ በመስመር ላይ ያሉ ቪዲዮዎችን ብዙዎችን ማለት የሚጠቅሙ የምላቸውን መርጬ መስመር ላይ ቪዲዮዎችን እመለከታለሁ ጠቃሚ ጠቃሚ የሆኑትን መርጬ ማለት ነው።

እኔ በእረፍት ጊዜ የምመኘው ነገር ጸጥ ያለና ሰው የሌለበት ማለት የተረጋጋ ብዙ ጫጫታ ብዙ ወከባ የማይበዛበት ቦታ ቁጭ ብዬ ራሴን ማዳመጥ አንድ እንመርጣለን ሁለተኛ መጽሐፍ ማንበብ እመርጣለሁ ሶስተኛ ደግሞ በእግር ወክ ማድረግ ነው በእረፍት ጊዜ የምመኘው እነዚህ ነገሮችን ማድረግ በጣም ነው የምመኘው ማለት ነው።

አዎ የጨረቃ ብርሃን በጣም ነው የምወደው በተለይ ማታ ማታ በሚወድ ጨረቃ በምትወጣ ሰዓት ይኸው ፍክት ይላል ምድሩ ሙሉ ነገር ፍክት ስለሚል የጨረቃ ብርሃኗ በጣም ደስ ስትል ስለምትል ማለት ነው። እኔ የጨረቃ አብረን በጣም ነው የምወደው በቃ የሆነ የተለየ ስሜት ነው የሚሰማኝ። የሆነ የመረጋጋት ስሜት። መንፈሴም ሁሉ ነገሬን የሚታደሰው እና የጨረቃ ብርሃን በጣም ነው የምወደው

አዎ ስልጠና በጣም ነው የምወደው የምወድበት ምክንያት የተለያዩ አይነት ስልጠናዎች ሊሆኑ ይችላሉ እነዚህ የሚሰጡ ስልጠናዎች ግን ያው አብዛኛው ራሴ ራሴ እንዳበቃበት ራሴን በብዙ መንገድ እንድፈትን ራሴን ወደተሻለ ደረጃ እንዳደርስበት የሚያደርገኝ ስለሆነ ማንኛውንም ስልጠና እኔ የትኛውም ስልጠና ቢሆን በደስተኛ ሆኜ ነው። ስልጠናን መከታተል የምፈልገው እና የትኛውም አይነት ስልጠና ቢሆን እኔ ራሴንም ለማብቃት ራሴን ለማሻሻል ራሴን ለማደረጃጀት ነገ ራሴን ወደተሻለ ቦታ ለማድረስ ስለምፈልግ ማንኛውንም ስልጠናዎችን በጣም ነው የምወደው ደስተኛ ሆኜንም ስልጠናዎችን

እኔ ራሴ ስሜት ወይም የግል ፍላጎት የለኝም። ግን ለብዙ ሰዎች የማደዘዝ ከቀኑት ድካም እና ካሜራው ጭንቀት ለመራቅ እጅግ የሚረዳ ነገር ነው። ማደዘዝ ማለት ሰው ራሱን በአጭር ጊዜ ማረፍ ሰው ማስለቀቅ እና አእምሮን ነው ማዝነናት ማለት ነው። ይህ በተለያየ ከብዙ ስራ በኋላ ለሰውነትና አእምሮ ትልቅ እርዳታ ይሆናል። ብዙ ሰዎች የማደንዘዝ በተለያየ መንገዶች ይበዝማሉ። አንዳንዶች በጸት ቦታ ተቀምጠው በመተንፈስ በመቆጣጠር የሆነ ዘይሮች ደግሞ ሙዚቃ በመስማት አይኖቻቸውን በመዝጋት አእምሮአቸውን ያሳርፉታል። አንዳንዴ ጊዜ አጭር እንቅልፍ መውሰድ የማደንዘዝ አካል ሊሆን ይችላል። ለማደንዘዝ ብዙ ጥቅሞች አሉት አእምሮ ላይ ያሳርፋል ጭንቀት ያቃቀናል። እና ሰው እንደገና ሀይል ይሰጠዋል እንዲሁም ትኩረትን ያሻሽላል። እና ሰው ችግሮችን በተሻለ መንገድ እንዲመለከት ያግዛል። ስለዚህ በህይወት ህይወት ውስጥ አጭር የማደዘዝ ጊዜ የምመደብ ጠቃሚ ነው። ማደዘ ሰውነትን እና አይምሮን የሚያሳርፍ ጠቃሚ ልምድ ነው። በዘመናዊ ወጥ ግፊት ውስጥ ሰዎች ራሳቸውን እንደዚህ ያለ ጊዜ መስጠት ጤናቸውን እና ደስታቸውን ለመጠበቅ እጅግ አስፈላጊ ስለሆነ። ያው እኔም ማደንዘዝን እወዳለሁ

አዲስ አመትን የማከብረው እኔ በአዲስ መንፈስ በአዲስ ተስፋ ሁሉ ነገር አዲስ በሆነ ነገር ነው የማከብረው። ያው ብዙ ጊዜ አዲስ አመትን ከቤተሰብ ጋር ሰብሰብ ብለን ነው የምናከብረው። ባለን ነገር። አሁን በኢትዮጵያ ባህል አሁን በዓላቶች ሲከበሩ ሞቅና ደመቅ ባለ መንገድ ነው የሚከበሩት። እኔም ያው ከቤተሰብ ጋር ሰብሰብ ብዬ ያለንን ነገር። አድርገን ያው እኛ በኢትዮጵያ በዓል የሚደረገው ዶሮ ይታረዳል ያው በግም ካለ አቅም ካፈቀደ በግም ይታረዳል ዳቦ ይጋገራል ጠላ ይጠመቃል። ካለም ጠጅም ተጥሎ ቡናው ተፈልቶ በቃ ብዙ አይነት ሰው ሴረሞኒ ተዘጋጅቶ ነው የምናከብረው። እና አዲስ አመትን ከቤተሰብ ጋር ሞቅ ደምቅ አድርገን ነው የምናከብረው። እና በጣም የምወደው ባዓል ቢኖር ከባላት ሁሉ አንደኛው አዲስ አመት ነው። እና በዚህ መንገድ ነው አዲስ አመትን

ደብዳቤ መጽሐፍ እንኳን አልወድም በዚህ ብዙም ኢንተረስትም ፍላጎትም የለኝም። እኔ ያው ብዙ ጊዜ ነገሮችን እንደዚህ አርዝመው መናገር ማውራት እንደዚህ አረዛዝሞ ምናምን መጽሐፍ ምናምን ነገር አይመቸኝም። ነገሮችን ሰው በሚገባውና ሰው በሚረዳው መንገድ አጠር አድርጌ በአጭር መንገድ ማስረዳት። መጽሐፍም የምወደው በዛ መንገድ ሲሆን እነዚህ አጫጭር ጽሁፎች ነው እንጂ እነዚህ ረዘም ያሉ ደብዳቤዎችን መጻፍ ምናምን እኔ አልወድም በጭራሽ

አዎ ከደንበኛ ጋር እገናኛለሁ ደንበኛ ስንል ብዙ አይነት ደንበኛ አለ በንግድ ስራ ውስጥ ያሉ ደንበኞች አሉ በቢሮ ስራ ውስጥ ያሉ በቢሮ ስራ ውስጥ ያሉ ደንበኞች አሉ እኔ የማገኛቸው ደንበኞች ደግሞ የቢሮ ተገልጋይ ደንበኞች ናቸው። የቢሮ ተገልጋይ ደንበኞችን ደግሞ ብዙ የሚያገናኝ የስራ ሁኔታዎች ስላሉን ከደንበኞቼ ጋር ተገናኝቼ ጥሩ ስራዎችን እሰራለሁ ስለዚህ ብዙ ጊዜ ከደንበኞቼ ጋር እገናኛለሁ ያለሁበት የስራ ፊልድም ከደንበኛ ጋር የሚያገናኝ ስለሆነ ብዙ ስራዎችን ከደንበኞቼ ጋር ተገናኝቼ ነው የምሰራው እና አገኛቸዋለሁ።

አዎ በጥ ፍጥነት መተየብ እችላለሁ። ግን በፍጥነት መተየብ ለብዙ ሰዎች ጠቃሚና ተመራጭ ክህሎት ነው በዘመናዊ አለም መረጃ በፍጥነት መተራረቅ አስፈላጊ ስለሆነ ፈጣን መተየብ ስራን ያቀላጥፋል እና ጊዜን ይቆጥባል። በኮምፒውተር በስልክ ወይም በታብሌት ላይ ፈጣን መተየብ ሰውን በስራ ውጤታማ ያደርገዋል እና በፍጥነት መተየብ ብዙ ጥቅሞች አሉት። መጀመሪያ ሀሳብ ሳይረሳ በፍጥነት መጽሐፍ ያስችላል አይምሮ የሚያስበውን ነገር እጆቹ ፍጥነት ሲከተሉ የአስተሳሰብ ፍጥነት አይቆምም። ሁለተኛ ብዙ ጽሁፎችን በአጭር ጊዜ መጻፍ ይቻላል ይህም በትምህርትና በስራ ቦታ ላይ ትልቅ ጥቅም አለው ማለት ነው። ፈጣን በጠየብ ትኩረት ያሻሽላል ሰው በኪቦርድ ላይ ብዙ ጊዜ ሲለባበል አይኖቹ ከኪቦርድ ሳያወርድ መጽሐፍ ይጀምራል ይሄም ትክክለኛነትና ይጨምራልና ስህተት ያቀራል። በአጠቃላይ በፍጥነት መተየብ በዛሬ ዘመን አስፈላጊ ክሎት ነው። በቀጣይ ልምምድ ማድረግ ትክክለኛ የምትተይም መንገድ መማር እና ትግስትን መኖር ሰው በጥራት የሚጽፈውን ያረጋግጣል ማለት ነው። ስለዚህ እኔ ፍጥነት መጠየብ እችላለሁ

የቪዲዮ ጥሪ አው አደርጋለሁ። ግን ያው አደርጋለሁ ብዬ ስል ዴይሊ በማንኛውም ጊዜ ሳይሆን አስፈላጊ የቪዲዮ ጥሪዎች ሲኖሩኝ ነው የቪዲዮ ጥሪዎች የማደርገው እንጂ በኖርማል በቃ ሆን ብዬ ምናምን ሁል ጊዜ ዴይሊ ቀን በቀን ህይወቴ ውስጥ አይደለም፤ ግን አንዳንድ ጊዜ በጣም የሚያስፈልጉኝ ጥሪዎች ሲኖሩ የቪዲዮ ጥሪዎችን አደርጋለሁ ማለት ነው።

በስራ ጊዜ እረፍት አላደርግም በስራ ጊዜ ሳይሆን እረፍት ማድረግ የምችለው ስራን በምሰራበት ሰዓት የራሱ የሆነ የእረፍት ጊዜ አለ። ለምሳሌ አሁን ጠዋት ቢሮ ብገባ ሁለት ሰዓት አራት ሰዓት ላይ የሻይ እረፍት ስለሆነ ያችን የሻይ እረፍቴን በአግባቡ እጠቀማለሁ። እንጂ በስራ ጊዜ ምንም አይነት እረፍት አላደርግም። ምክንያቱም የስራ ጊዜን እንዲሸማብኝ ስለማልፈልግ ስራዬን በአግባቡና ጊዜን ቆጥበኝ መስራት ስለምፈልግ በምንም አይነት ሁኔታ በስራ ጊዜ እረፍት አላደረገም

ሰዎችን የማስተዋውቅበት ሁኔታ። ያው አግባብ በሆነ አስፈላጊ በሆነ መንገድ ነው የምገልጸው ምክንያቱም አሉታዊ የሆኑ ነገሮችን ማስተዋወቅ ሳይሆን አዎንታዊ የሆኑ ነገሮችን ገልጬ ነው ማስተዋውቀው። ለምሳሌ። ጓደኛዬን ለሌላ ሰው ማስተዋወቅ ብፈልግ ስሟን እገልጻለሁ። የምትኖርበትን ቦታ የምትሰራውን ስራ እገልጻለሁ ተማሪም ከሆነች ተማሪ ሰራተኛም ከሆነች ሰራተኛ ብየ እገልጻለሁ። ያለችበት የሆነ የህይወቴ ሁኔታ ምን ላይ እንዳለች በደንብ ግልጽ አድርጌ ጥሩ ጥሩ አድርጌ አብራራለሁ። መልካም የሆኑ ጥሩ የሆኑ ነገሮችን ነው እንጂ አሉታዊ የሆኑ ነገሮችን። አሳልፌ ለሌላ ሰው አላስታውቅም። በዚህ መንገድ ነው መልካም በሆነ እሷን ለምሳሌ ጓደኛዬን በሚገልጽ መንገድ ነው። ማስታወቅ የምፈልገው ትክክለኛው እውነታውን ተከትዬ ማለት ነው

እኔ የትኛውን ወቅት መሰላችሁ የምወደው የምወደው ወቅት ለኔ ጸደይ ነው። ግን ሰዎች የሚወዱት ወቅት እንደ ህይወታቸው እንደ ስራቸው እና እንደ ስሜታቸው ይለያያል። ወቅቶች የተፈጥሮው ልዩነት ይሳያሉ እና በሰዎች ውስጥ የተለያዩ ስሜቶች ያመጣሉ ብዬ የማስብ አይነት ሰው ነኝ። ነገር ግን ይሄ የምወደው ወቅት በጸደይ ወቅት ነው። ምክንያቱም ዝናቡ ይወርዳል መሬት ይለመልማል ዛፎችና አቦች ይበቅላሉ ይሄ ወቅት አዲስ መጀመሪያ እና ተስፋን እና እድገትን ስለሚወክል። በዚህ ጊዜ እኔ በጣም ደስተኛና የምወደው ወቅት ለኔ የጸደይ ወቅት ነው።

እኔ ስልኬን የማሞላበት ወቅት ማለትም ስልኬ ጥሩ የባትሪ ቆይታ ስላለው ቢያንስ ማለት በአስራ ሁለት ሰዓት ማለት በሃያ አራት ሰዓት ውስጥ አንድ ጊዜ ነው የማሞላው። ያም ብዙ ጊዜ ስልኬን ስለምጠቀም በተለይ እነዚህ የኢንተርኔት አክሰሶችን እነዚህ በቃ ብዙ ጊዜ ማህበራዊ ሚዲያዎችን ስለምትጠቀም ብዙ ጊዜ ባትሪ ስለሚጨርስብኝ። በሃያ አራት ሰዓት ውስጥ አንድ ጊዜ ነው የማደርገው ያም ባትሪው ጥሩ ቆይታ ስላለው በሃያ አራት ሰዓት ጊዜ አንድ ጊዜ ነው የማሞላው

እኔ መዋኘት አልችልም ነገር ግን የሚዋኙ ሰዎች ሳይ በጣም ነው የምዝናናው፣ በጣም ነው ደስተኛ የምሆነው፣ በነገራችን ላይ ውሃ ውስጥ መግባት በጣም ስለምፈራ ነው ለዛ ነው ብዙም የመዋኘት ፍላጎትም የለኝም ግን በአጭሩ እኔ መዋኘት አልችልም።

እኔ የምጠቀመው ትራስ አንድ ትራስ ነው። ያው እሱም መጠነኛ በጣም ብዙም ከፍ ያላለ ለአንገቴ ምቾት የሚሰጠኝ ለኔም ለመተኛትም ለኔም ብዙ ምቾት የሚሰጠኝ ስለሆነ የምጠቀመው ትራስ አንድ ትራስ ብቻ ነው። የምትጠቀመው አንድ ትራስ አዎ እጠቀማለሁ

እሺ፤ ብዙ ትንሽ ሳለህ የሚለው አማርኛ ግልጽ አይነት አማርኛ አይደለም። እና ልረዳው አልቻልኩም። ስለዚህ አማርኛው ቢቀየርልኝና መረዳት እንድችለው ቢደረግልኝ ጥሩ ነው፤ እንጂ ብዙ ትንሽ ሳለህ ማለት አልተረዳሁትኝም። ትንሽ አማርኛው ስለከበደኝ ማለት ነው።

አዎ የበጎ አድራጎት ስራዎች፤ ሰርቼ አውቃለሁ፤ ማለት የራሳችን ወጣቶች ተሰብስበን ያቋቋምነው አቅመ ደካማዎችን የምንረዳበት የበጎ አድራጎት ማህበር ነበረን። በጎ አድራጎት ማህበር የሚያደርገው እኛ በወር ሳምንት ውስጥ፤ የተወሰነች ሳንቲም በየሳምንቱ በየሳምንቱ፤ እያንዳንዱ ሰው መዋጮ አለው ያንን መዋጮ እንከፍላ እንሰበስባለን። ያ መዋጮ ይጠራቀምና አቅመ ደካሞች ለሆኑ ሰዎች፤ የገንዘብ ችግር ያለባቸው፤ የገንዘብ ችግር ያለባቸውን እንረዳለን። ጉልበት ችግር ያለባቸው ደግሞ እኛ በጉልበት ማገዝ ማገዝ የምንችል። ገንዘብ እያላቸው ግን ጉልበት የሌላቸው ሰዎች ካሉ በጉልበት ማገዝ የሚገባን ነገር እናግዛለን። ለምሳሌ የደካማ እናት አባቶችን ልብስ እናጥባለን፤ ገላቸውን እናጥባለን፤ ቤታቸውን እናጸዳለን፤ በተመሳሳይ ባለችን በሰበሰብናት ገንዘብ ደግሞ፤ የፈረሰችን ቤትም ካለ ያቺንም ቤት እንጠግናለን። ምግብ አስቤዛ የሚያስፈልጋቸው ነገሮች ካሉ እነሱን እናሟላለን። የጤና እርዳታ የህክምና እርዳታ ማግኘት ያልቻሉ ሰዎች ደካማ አቆመደካማዎች ካሉ እነሱንም ወስደን የህክምና አገልግሎት እንዳያገኙና እንዳያገግሙ የማድረግ፤ ስራዎችን እንሰራለን ማለት ነው ስለዚህ አዎን የበጓ አድራጎት ስራ ሰርቼ አውቃለሁኝ።

እኔ በፋም ማብሰል አልችልም ምክንያቱም ፋም በፋም ማብሰል ይህንን ሁኔታ የሚጠቀሙበት በአብዛኛው በገጠር አካባቢ ስለሆነ እኔ እንኳን በፋም አብስዬም አላውቅም። እንዴት እንደሚበስልም አላውቅም። ያው ልምዱ የለኝም። በዚህ ሁኔታ ይሄንን ደረጃ እርግጠኛ እንደዚህ ነው ብዬ ማውራት የምችለው ነገር ስላልሆነ በፋም ማብሰል እኔ አላውቅም

አዎ መዘመር በጣም ነው የምወደው የተለያዩ አሁን በእኔ ሃይማኖት ውስጥ የተለያዩ በጣም ጣዕም ያላቸው መንፈስን አይምሮን የሚያድሱ መዝሙሮች። ስላሉ እነሱም መዝሙር መዘመር እወዳለሁ። መዝሙር በመዘመርበት ሰዓት አይምሮዬም መንፈሴም ነፍሴም ስጋዬም ሁሉ ነገሬን ነው የሚታደሰው። ስለዚህ መዝሙር መዘመር በጣም ነው የምወደው

ብስክሌት እንኳን እኔ አልጋልብም። ምክንያቱም አልችልበትም። ለ መንዳት አልችልበትም። ግን ያው የሚነዱ ሰዎችን ሳይ በጣም ስለሚደ ደስ ስለሚለኝ፤ ለመ ለማመድ ሞክሬ ነበረ። ግን ትንሽ ስለከበደኝ እኔ ብስክሌት መጋለብ አልችልም። አልጋልብም ጭራሽም አልጋልብም።

አዎ ጥፍሬን እቆርጣለሁ፤ ምክንያቱም እኔ በርግጥ ወጣት ሴት ቢሆንም ነገር ግን አሁን እንደ ዘመኑ ሴቶች እንደዚህ ጥፍሬን በማሳደግ፤ ወይም አርቴፊሻል ጥፍር በመጠቀም፤ ምናምን እንደዚህ ብዙ መዋበም መዋቢያ ነገሮችን መጠቀም አይነት ሴት አይደለሁም። ስለዚህ ጥፍሬን በአግባቡ ለኔ በሚመጥን የመንገድ ስለምጠቀም፤ እጄ ላይ አሁን ብዙ አይነት ጥፍር አይታይም። የሚክንያቱም አንደኛ ብዙ ጊዜ ቆሻሻ የሚሰብሰብ ነገር አለ ማጽዳት ይቻላል ቢጸዳም ግን እኔ ደስተኛ ስለማያደርገኝ እኔ በሳምንቱ ነው ጥፍሬን የሜቆርጠው።

አዎ የእቃ ቁጥጥር አደርጋለሁ። ምክንያቱም ማንኛውም በቤቴ ውስጥም ይሁን፣ በምሰራበት ቢሮ ውስጥም ይሁን፣ በምማርበትም ትምህርት ቤት ውስጥም ቢሆን ግዴታ ያሉኝን እቃዎቼ በአግባቡ እቆጣጠራለሁ እከታተላለሁ። በደንብ አድርጌ ቼክ እያደረኩኝ አያለሁ፤ ይሄ ደግሞ ግዴታ ነው። ምክንያቱም ቢሮ ውስጥም ይሁን ማንኛውም የትኛውም ቦታ የምትጠቀምባቸው እቃዎች መጉደል መጥፋትም ስለሌ ስለሌለባቸው እቃዎቼን በስነ ስርዓት ነው የራሴንም እቃ ይሁን፣ የቢሮዬንም፣ ትምህርት ቤት የማርባቸውን እቃዎችንም፣ በአግባቡ ነው ቁጥጥር እና ክትትልም የማደረገው

ከአለቃ ጋር ያለኝ ግንኙነት ያው እንደ አሰሪና እንደ ሰራተኛ ነው ግንኙነታችን። ያው እሱ ያዘኛል እኔ እታዘዝለታለሁ ይሄ ግዴታ ነው የስራው ባህሪ ስለሆነ። ከአለቃ ጋር ያለኝ ግንኙነት ያው እንደ አሰሪና እንደ ሰራተኛ ነው ግንኙነታችን። ያው እሱ ያዘኛል እኔ እታዘዝለታለሁ ይሄ ግዴታ ነው የስራው ባህሪ ስለሆነ። አግባብ ያላቸው ስራዎችን በሚያዝኝ፤ ሰዓት ማንኛዎቹንም ስራዎች ስራዎች ተቀብዬ በአግባቡ በሚገባው መንገድ ሰርቼ ስራዬን ለአለቃዬ አቀርባለሁ ማለት ነው። ይሄ ግዴታ ነው ስለዚህ ከአለቃዬ ጋር ያለኝ ግንኙነት ጥሩና መልካም የሚባል ግንኙነት ነው ያለኝ።

አዎ፤ የማስታውሳቸው ጥሩ መምህሮች አሉኝ። በተለይ የሁለተኛ ዲግሪ ትምህርቶቼን ስማር ማለት ስራ እየሰራሁ እየተማርኩ ስለነበረ ብዙም የስራ ጫና ስለነበረብኝ፤ ትምህርቱንም ለመከታተልም በጣም ጫናና እየከበደኝ ስለነበረ ብዙ ሲያግዙኝ ሲረዱ የነበሩኝ ጥሩ ጥሩ አይነት ሁለት መምህራኖች አሉ። እና የማስታውሳቸው በጣም መልካም የሆኑ ሲረዱኝ የነበሩ ከጎኔ የነበሩ ሲያበረታቱኝ እንድቀጥል ትምህርቴን እንድጨርስ ሲያደርጉኝ የነበሩ መምህራኖች አሉኝ አዎ።

ቃሌን እጠብቃለሁ። ዝም ብዬ በማንኛውም ሁኔታ እና በማንኛውም ጊዜ ማንኛውም ቦታ ቃል ምገባ አይነት ሰው አይደለሁም ነገር ግን የገባሁትን ቃል በአግባቡ ለገባሁለት ሰው ቃሌን በአግባቡ እጠብቃለሁ። ምክንያቱም ቃል አይታጠፍም። ሲጀመርም ስለዚህ ቃሌን በአግባቡ የተናገርኳትን አደርጋለሁ ብዬ ያልኩትን ነገር ቃሌን በአግባቡ እጠብቃለሁ ማለት ነው

የምሳ እረፍቴ ሁለት ሰዓት ያህል ነው። ያ ማለት የቢሮ ሰዓት ጠዋት ገብቼ ጠዋት ከሁለት ሰዓት እስከ ስድስት ሰዓት ስለሆነ። ከስድስት ሰዓት እስከ ስምንት ሰዓት ያለው ማለት ሁለት ሰዓቱ። የምሳ እረፍቴ ስለሆነ የምሳ እረፍቴ ከሁለት ከስድስት ሰዓት እስከ ስምንት ሰዓት። ያለው ጊዜ ስለሆነ ያ ጊዜ ማለት ሁለት ሰዓት ነው ማለት ነው። የምሳ እረፍቴ ሁለት ሰዓት ነው

አዎ የድሮ ፎቶዎችን እይዛለሁ ግን በጣም በጥሩ ሁኔታ ብዬ ለማለት ባልችልም ባልደፍርም ግን የሆነ በተወሰነ መልኩ የድሮ ፎቶዎችን እይዛለሁ ያው ለትዝታም ቢሆን የበፊት ሁኔታዬንም ለማወቅ ዛሬ ላይ ሆኜ ያለፈው ያለፈው አቋሜ ያለፈው መልኬ ምን እንደሚመስል ለማየት ይጠቅመኛል ብዬ ስለማስብ ለፅታም ስለሚጠቅም አዎ እይዛለሁኝ።

እሺ እኔ የማውቀው አንድ ምሳሌ ''ትዕግስት መራራ ናት ፍሬዋ ግን ጣፋጭ ነው'' የሚል ምሳሌ ነው። የማውቀው ትርጓሜ መታገስ መጠበቅ በመጀመሪያ ከባድ ቢመስልም በመጨረሻ ግን ጥሩ ውጤት ያመጣል ማለት ነው። ይሄንን ነው የማውቀው ምሳሌ።

ሌሎችን መርዳት አዎ እወዳለሁ ነገር ግን ያን ያህል ለመርዳት አቅም ያለኝ አይነት ሰው አይደለሁም ነገር ግን ባለኝ አቅም ያለኝን ነገር ለሰዎች ማካፈል። የሰዎችን ችግር ተረድቼ ባለኝ አቅም ሰውን መርዳት እወዳለሁ። ቢኖረኝ ቢሳካልኝ ቢሆንልኝ ደግሞ ከዛም በላይ ማድረግ እወዳለሁ። ስለዚህ ሌሎችን መርዳት በጣም ነው

እኔ ጠዋት ጠዋት የመብላት ልምድ የለኝም። ነገር ግን አንዳንድ ጊዜ የምጠቀማቸው ነገሮች በተለይ እነዚህ ፓስታ ነገሮች ማካሮኔ ነገር ሩዝ እነዚህ አይነት ነገሮችን ነው ብዙ ጊዜ የምመገበው

እኔ ምመኘው ስራ አንደኛ ጎበዝ መሪ መሆን ነው ምፈልገው። ሁለተኛ ሆስተስ ሆስተስ የበረራ ላይ አስተናጋጅ መሆን ነው ምፈልገው። ሌላው ሶስተኛው ደግሞ ሞዴሊስት መሆን እፈልጋለሁ። ሞዴሊስት ማለት ፋሽን ሞዴል መሆን ነው ምፈልገው።

የተበላሹ ነገር ማስተካከል እችላለሁ ብዬ ሙሉ ለሙሉ ማውራት ባልችል መናገር ባልችልም ነገር ግን እሞክራለሁ። በተለይ ስልኮችን በጄ ላይ ያሉ ስልኮች አንዳንድ ጊዜ ብልሽት ሲያጋጥማቸው እነሱን ያው ብዙ ነገር ሞክሬ ከተለያዩ ማህበራዊ ሚዲያዎች ላይ መረጃዎችን በመሰብሰብ ለማስተካከል ጥረት አደርጋለሁ። ግን ያን ያህል ግን እችላለሁ ብዬ ማውራት አልችልም

እኔ የምወደው ዳቦ የ የገብስና የስንዴ ዱቄት ዳቦ ነው የምወደው እነሱም እነዚህ የገብስና የስንዴ ዱቄት የ ከስንዴ ዱቄት ዳቦዎች እነዚህ በውሃ የሚደፋ ድፎ ዳቦዎች አሉ። አንደኛ እሱን ሁለተኛ ከስንዴ ዱቄት ዱቄት ደግሞ የሚጋገሩ ዳቦዎች እነዚህ በማሽን የሚደፉ ዳቦዎች አሉ የሚጋገሩ እነሱን እወዳለሁ። የገብስ ዳቦ በቃ ኖርማል ማሽን ላይ የሚጋገሩ የሚሰሩ ዳቦዎችን በጣም ነው የምወደው

እኔ እንኳን ልደቴን አክብሬ አላውቅም። ያው የተወለድኩበትን ቀን አስታውሳለሁ እንጂ እንደ ሌሎች ሰዎች የልደቴ ቀን ደርሷል ምናምን ብዬ ተጨንቄ ተጠብቤ ምናምን ልደቴን አክብሬ አላውቅም። በጭራሽ አክብሬ አላውቅም።

እኔ የሙዚቃ አድናቂም አዳማጭም ስላልሆንኩኝ ሙዚቃ አልወድም። ምክንያቱም ማለት ብዙም አይመስጠኝም እኔ ብዙ ጊዜ የምወደው መዝሙር ነው እንጂ ሙዚቃ ለሙዚቃ ምንም አይነት ፍቅርም የለኝም። እኔ በጭራሽ ሙዚቃ የሚባል ነገር አልወ

አዎ መተግበሪያዎችን አወርዳለሁ። የማወርዳቸው መተግበሪያዎች ደግሞ ለኔ ይጠቅሙኛል የሚያስተምሩ ከሆኑ፣ ለኔ ጠቀሜታ ያላቸው ከሆኑ፣ የሚያገለግሉኝ አገልግሎት መስጠት የሚችሉ፣ መተግበሪያዎች ከሆኑ አወርዳለሁ። እንደው ብዙ ጊዜ አወርዳለሁ ብዙ ጊዜ እንደውም የመሞከር ብዙ አዳዲስ መተግበሪያዎችን የመሞከር ልማድ ስላለኝ አወርዳለሁ። ብዙ ጊዜ አወርዳለሁ በደንብ አድርጌ ተከታትዬ ነው የማወርደው አውርጄም በደንብ እጠቀማለሁ አዎ።

እኔ እንኳን ቀልድ መናገር አልወድም። ምክንያቱም ለቀልድ የተፈጠርኩ አይነት ሰው አይደለሁም ብዙም በቀልድም የምደሰትም የምስቅም አይነት ሴት ስላልሆንኩኝ አሁን ቀልድ ለቀልድ ብዙ ፍቅር የለኝም ምናልባት ሲቀልዱ ሳይ እራሱ የሆነ የምናደድ አይነት ሰው ነኝ እንጂ እኔ በጭራሽ ቀልድ መናገርም ማዳመጥም አልወድም።

እኔ የምችለው ቋንቋ ሁለት አይነት ቋንቋ ነው አንደኛው አማርኛ ሁለተኛው እንግሊዘኛ። እነዚህ ቋንቋዎችን በተለይ አማርኛ ቋንቋን በደንብ አድርጌ አቀላጥፌ እናገራለሁ አዳምጣለሁ እሰማለሁ። እንግሊዘኛ ቋንቋን እሰማለሁ እናገራለሁ እጽፋለሁ አነባለሁ። በቃ እነዚህ ሁለቱ ቋንቋዎችን በደንብ አድርጌ የመናገርም መስማትም ማጽሐፍም ማንበብም እችላለሁ

አዎ ስታመም ከስራ አቀራለሁ ምክንያቱም እያመመኝ ምንም አይነት ነገር ተረጋግቼ መስራትም ማድረግም ስለማልችል። አዎ እቀራለሁ። ሰውነቴ ኖርማል ጤነኛ ሙሉ ጤነኛ መሆን ስችል ማንኛውም ነገር አይምሮዬ ሰላም ሲያገኝ ነው መስራት የምችለው። ስለዚህ ስታመም አዎ ከስራ እቀራለሁ

ከቤተሰቦቼ ጋር የማከብራቸው በዓላት ያው ኢትዮጵያዊ እንደመሆኔ አንፃር በዛ ላይ ኦርቶዶክስ እምነት ተከታይ ስለሆንኩኝ። የማከብራቸው በዓላቶች አንደኛ አዲስ አመትን እና ሁለተኛ የፋሲካ በዓልን ነው የማከብረው የማከብርበት ምክንያት ያው እኔ ከቤተሰቦቼ እርቄ የምኖር ስለሆነ በአመት ሁለት ጊዜ ተገናኝተን ከቤተሰብ ጋር ሰብሰብ ብለን እነዚህ ሁለት በዓላቶቼን በደመቀ ሁኔታ ከቤተሰቦቼ ጋር አከብራለሁ

እኔ የምወደው መጠጥ በሀገራችን ባህል በጣም ተወዳጅ የሆነውን አንደኛ ጠላ በጣም እወዳለሁ ሁለተኛ ደግሞ ጠጅ እነዚህ መጠጦች በጣም እወዳለሁ። ከዛ ውጪ እነዚህ ፋብሪካ ላይ የሚሰሩ መጠጦች ደግሞ አንደኛ ወይን እወዳለሁ ሁለተኛ ቢራ። እወዳለሁ እነዚህ አራት የገለጽኳቸው ፋብሪካ ላይ የሚሰሩ ቢራዎችና ቢራና ወይን ሲሆን በባህላዊ መንገድ ደግሞ የሚዘጋጁ ጠላና ጠጅን መጠጦች በጣም የምወደው

አዎ የሞባይል ዳታ እተቀማለው የምተቀመው ስልክ ደሞ ስማርት ፎን ስለሆነ አብዛኛው ጊዘ ማህበራዊ ሚዲአ ተጠቃሚ ስለሆንኩኝ የምጠቀመው ማህበራዊ ሚዲአ ደግሞ ያው በዳታ ስለሚሰራ ያለሁበት ቦታ ደግሞ ዊፊ ስለማይሰራ ዳታዎችህን እየገዛው ነው። ብዙ ጊዘ የምጠቀመው ማለት ነው

እኔ እንኳን የቤት እንዝዛ የለኝም። ምክንያቱም ብዙ ጊዜ የቤት እንስሳ የምወደነ አይነት ሰው አይደለሁም። ነገር ግን ትንሽ ያው በመጠኑም ቢሆን ትንሽ ትንሽ አይነት የመውደድ ስሜት የሚሰማው ውሻ ነው። ነገር ግን ያው የሰውን ሳይ የሰዎችን ይዘው ሳይ ካልሆነ በስተቀር እኔ የቤት እንስሳ ሳይ ደስ ይለኛል። እንጂ እኔ እንኳን የቤት እንስሳ የለኝም።

እኔ የምወዳቸው ቁጥሮች አንደኛው አንድ ቁጥር ሁለት ሶስት። ሶስተኛ ደግሞ አስራ ሁለት። አስራ ዘጠኝ ሃያ አንድ ሃያ ሰባት። ሰላሳ እነዚህ የዘረዘርኳቸው ቁጥሮችን በጣም ነው የምወዳቸው

አዎ በሰአቴ ነው ምደርሰው ምክኛቱም እ ከጠሮ አክባሪ ነኝ። እኔም ኧ ሰአቴን አክብረ ስለምገኝ ሰው ደሞ የኔንም ሰዓት እንዲያከብርልኝ እና ባልኩት ሰዓት በቀጠርኩት ሰዓት እዲደርስልኝ የምፈልግ አይነት ሰው ነኝ። በሰአት ነው ባልኩት በተናገርኩት በወሰንኳት ሰዓት ነው። የምደርሰው

ቅሬታዎችን የማስተናግድበት መንገድ ቅሬታ የሚያቀርቡ ወገኖችን ማለት ቅሬታ ያቀረበበት ወገን ያቀረበውን ቅሬታ በደንብ አድርጌ አዳምጣለሁ ያ ቅሬታ እንዴት ተፈጠረ ለምን ተፈጠረ የሚለውን ነገር በደንብ አድርጌ የማጣራ ስራ እሰራለሁ። ከዛ በኋላ የማጣራ ስራውን ከሰራው በኋላ መደረግ ያለበትን ነገር አደርጋለሁ። ማለት ቅሬታዎች አንዳንዴ በትክክለኛ መንገድ ትክክል ባልሆነው መንገድ ሊመጡ ስለሚችሉ በደንብ መረዳት ወሳኝ ስለሆነ ቅሬታዎችን በደንብ ከተረዳው በኋላ ነው። ማንኛውንም ውሳኔዎችንም መስጠት የምችለው ማለት ነው። ስለዚህ በደንብ ተረድቼ ነው ውሳኔዎችን የምሰጣው